አዲስ ማለት እንግዲህ ለመጀመሪያ ጊዜ የተሰራ ነገር ወይንም ምንም ሌላ አገልግሎት ያልሰጠ ነገር ገና ጥቅም ላይ ያልዋለ ነገር መጀመሪያ እንዴት ተሰራ ወይንም መጀመሪያ ለሆነ ነገር ይሆናል ተብሎ ተገዝቶ ሊሆን ይችላል ወይም ተሰርቶ ሊሆን ይችላል የተቀመጠ እና ገና አገልግሎት ያልጀመረ ነገር ምንም አይነት አገልግሎት ምንም አይነት ጥቅም ያልሰጠ ነገር አዲስ ይባላል። ማለት ነው እንደ አዲስ ማለት ምንም አገልግሎት ያልሰጠ ምንም ጥቅም ያልሰጠ የተለያዩ ሊያገለግሉ የሚችሉ ነገሮች አዲስ በመባል ይታወቃሉ ማለት ነው። ለምሳሌ አንድ ሰው ቤት ቢሰራና ይህን ቤት ጨርሶ ሁሉንም ነገር አጠናቆ ካልኖረበት ያንን ቤት እየኖረበት ካልሆነ ወይም ገቢ እያገኘበት ካልሆነ ይህ ቤት አዲስ በመባል ይታወቃል ማለት ነው ወይም አዲስ ቤት ተብሎ ይጠራል ማለት ነው። እንዲሁም አንድ ሰው በ መኪና ገዝቶ ገና መኪናውን ካልነዳው ወይም ካላሽከረከረው እና ቀለሙም በተለያዩ ነገሮች አዲስ የሚመስል ከሆነና በተለያዩ ነገሮቹ አሪፍ ከሆነ ይህ መኪና ገና ከፋብሪካ እንደወጣ የተገዛ ከሆነ ቀጥታ ሱቅ አከፋፋዮች ከወኪል አከፋፋዮች ወይም ከሻጮቹ ከአምራቾቹ ከገዛው ይህ እንግዲህ አዲስ በመባል ይታወቃል ማለት ነው። እና አዲስ ማለት ቀጥታ ከፋብሪካው እንደወጣ ወይም ከአምራችሁ እንደወጣ እ ከዛ እንደወጣ የምንገዛው እቃ ማለት ነው። ወይንም ከዛ እንደወጣ ከዛው ከድርጅቱ ወይንም ከአምራችሁ ሊሆን ይችላል ወይንም ከወኪል አከፋፋያቸው ሊሆን ይችላል ከእነሱ የምንገዛው አዲስ ሊባል ይችላል ማለት ነው ወይንም አዲስ በመባል ይታወቃል ማለት ነው። እንዲሁም በተለያዩ ነገሮች ሊገለጥ ይችላል ማለት ነው ለምሳሌ አዲስ አመት ሊባል ይችላል አዲስ አመት መጀመሪያ ሲገባ የነበረው አመት አልቆ አዲስ ስንቆጥር ወይንም አንድ አመት ወደፊት ጨምረን ስንቆጥር ያኔ አዲስ አመት ልንል እንችላለን እንዲሁም አዲስ ወራት ወይም አዲስ ወር ልንል እንችላለን ማለት ነው የወሩ መጀመሪያ ቀን አዲስ ወር ገባ ሊባል ይችላል ወይም አዲስ ወር ነው የሚገባው ወር ይባላል ማለት ነው። እንደዚሁም አንዳንድ ሰው ያው አዲስ ቀን ነገ አዲስ ቀን ነው ይባላል ማለት ነው። ይህም የተባለበት እንግዲህ ጀምበሯ ወይንም ፀሀይዋ የምትወጣበት ሌላኛዋ ቀን ያኔ እንደ አዲስ ቀን እና አዲስ የሆነ ጊዜ እንደሚመጣ አዲስ የሆነ ሰዓት ወይም አዲስ የሆነ ቀን እንደሚመጣ አድርጎ አዲስ ቀን ነው ይባላል ማለት ነው። እና ይሄ አዲስ የሚባለው ነገር በብዙ ነገር ይገለፃል ማለት ነው በብዙ ነገሮች ልንገልጸው እንችላለን አዲስ ጓደኛ ሊባል ይችላል ለምሳሌ አዲስ የተግባቡ የተዋወቁ ሰዎች የመጀመሪያ ሰሞን አዲስ ጓደኛ ይባላል። እንደውም አዲስ የተጋቡ ወይንም ከተጋቡ ብዙ ያልቆዩ ሙሽሮች ወይም ከተጋቡ ብዙ ያልቆዩ ባለትዳሮች የጨጉላቸው ሰሞን ሊሆን ይችላል ከተጋቡ ትንሽ ጊዜ እነሱ አዲስ ባለ ትዳሮች ሊባሉ ይችላሉ ማለት ነው። እና በብዙ ነገር ሰው እንግዲህ ልብስም ሲገዛ አዲስ ልብስ ሊባል ይችላል ወይም አዲስ ልብስ ገዛሁ ወይም አዲስ ልብስ ለብሻለሁ ወይም አዲስ ልብስ ለብሷል ሊባል ይችላል ማለት ነው። እና ይሄ አዲስ የሚባለው ነገር በብዙ ነገሮች ይገለፃል እንደ አጠቃላይ ምንድነው? ይሄ አዲስ የሚባለው ነገር ግን አንድ ነገር ገና ጥቅም ላይ ያልዋለ ገና ከፋብሪካ እንዲወጣ የተገዛው ወይም ገና አዲስ የተተካ ወይም ገና የመጣ ወይም አስቀድሞ ብዙ ጥቅም ያልሰጠና ገና ጥቅም የጀመረ ወይንም የሆነ አገልግሎት የጀመረ ወይንም የሆነ ነገር ገና እንደተጀመረ የሚያመላክት ብዙም ያልሄደና ብዙም ያልቆየ ነገር። ለጊዜው ገና እንደመጣ ወይንም ፋሽን ሊሆን ይችላል የተለያዩ ነገሮች ማንኛውም ነገር ሊሆን ይችላል። ገና የመጣ ነገር ወይም የተቀላቀለ ነገር ብዙ ያልቆየ ለሰዎች ገና እንግዳ የሆነ ነገር አዲስ በመባል ይታወቃል ማለት ነው

እንደምን እንደምንለው እንግዲህ ሰላምታም እንለው ወጥበት ቃል ነው ወይንም የአንድን ሰው የአንድን ነገር ግን እንዴት የምንጠይቅበት ነው ማለት ነው። ሰዎች ይገናኙ እንዴት ነህ እንደምን ነህ እንዴት ቀረምክ? ሁኔታ እንዴት ነው አልልም ይችላሉና ያው በተለያዩ አጋጣሚ ሰዎች መንገድ ላይ ሊሆን ይችላል ወይንም የተለያዩ ቦታ ሊሆን ይችላል ያኔ ሲገናኙ ጓደኛቸውን እንዲሁም ቤተሰባቸውም ወይ ዘመዳቸውም ሊሆን ይችላል። የኔ ሰላምታ የሚያቀርቡበት መንገድ ለዛ ሰው ሰላም የሚሉበት ድህነትን የሚጠይቁበትና ሰላምታቸውን የሚያስተዳልፉበት መንገድ ወይንም ቃል ነው ማለት ነው። ይሄን የምናየው የሚለው ሰው እንግዲህ መንገድ ላይ ልንገት ሊገናኝ ይችላል ያኔ ሰላምታ ይለዋወጣሉ እንደውም ስለ ድህነንነታቸው ይጠየቃሉ እንደምን ይባል ይባላሉ ማለት ነው። እንዲሁም በተሰበ ጋር ሊሄዱ ይችላሉና ለመጠየቅ ወይም ለማያት ሊሄዱ ይችላሉ። ያኔ በዚህ አጋጣሚ ስገናኙ እንደምንህ በማለት ሰላምታ ይለዋወጣሉ ወይም እንደምንህ በሚለው ቃላት ሰላምታቸውን ይቀየሩና ይጠይቃሉ ማለት ነው። እንዲሁም ደግሞ በተጨማሪ ያው እንግዲህ ሰዎች በተለየ አጋጣሚ በሰርግ ሊሆኑ ይችላሉ እንዲሁም በሌላ ጉዳይ ሊገናኙ ይችላሉ። ያኔ እንዴት ነህ? ወይም እንደምን ነህ? ይላሉ ማለት ነው። እንዲሁም በተጨማሪ ሰው በስልክ ደውሎ ሊሆን ይችላል እና በስልክ ሲገናኝ ያኔ ስለ ሰላም ስለ ደህንነታቸው ይጠይቃሉ ማለት ነው። እንግዲህ አንዱ የሌላው እንዲህ ይሆንለት ይጠይቃል ያው እንዴት ነህ በማለት ጀምሮ በዚህ መንገድ ሊጠይቅ ይችላል ማለት ነው። እና ያ እንግዲህ ይሄ እንዴ ምን ነው? የሚለው ሰዎች የሰላምታ የሚቀያየሩበት ሰላምታ የሚለዋወጡበት መንገድ ወይንም የሰላምታ ሰላም መባበያ መንገድ ነው ማለት ነው እንደውም ደግሞ የመጠያየቂያ የመጠየቂያ መንገድ የአንድ ሰው ደህንነት የአንድ ሰው ሰላም እና የአንድ ሰው ሁኔታ የምንጠይቅበት ሊሆን ይችላል። ለምሳሌ ሰውየው ታሞ ሊሆን ይችላል ወይም ታሞ ቆይቶ ሊሆን ይችላል እና የእሱን ማገገም እና የእሱን ከበሽታው የተሻለው መሆኑን ወይም በሽታው እንዴት እንዲያደርገው እየባሰበት ነው ወይስ የተሻለው ነው የሚለውን ነገር ለማረጋገጥ ወይንም ለመጠየቅ ለማወቅ ስንፈልግ እንዴ የምንለው ወይንም እንዴት ነው በማለት እንጠይቃለን ማለት ነው። እና ይህ የአንድን ሰው ሰላምታ የምንሰጥበት የምንጠይቅበት መንገድ ነው ማለት ነው።

ሙቀት ማለት እንግዲህ የአየር ሁኔታን የሚገልጽ ወይም የአየር ነገሮችን የሚገልጽ ቃላት ነው ማለት ነው። እንግዲህ የአየር ንብረቱ እጅግ ቀዝቃዛ ያልሆነ ከሆነና ብርድ ከሌለው ሞቃት ነው ሊባል ይችላል። እንደውም ሞቃት የአየር ሁኔታ ሊባል ይችላል ማለት ነውና። ያው እንግዲህ በከፍተኛ የፀሀይ ጨረር ምከንያት ሊሆን ይችላል ወይንም በአካባቢው ሙቀታማነት ሊሆን ይችላል በረሃማነት ሊሆን ይችላል ማለት ነው በእነዚህ በተለያዩ ምክንያቶች ሙቀት ሊባል ይችላል ማለት ነው። እንግዲህ አንዳንድ አካባቢዎች የውድቀተኛ ቦታዎች አሉ ማለት ነው እነሱ ያ ከመሆናቸው ጋራ በተፈጥሮ አካባቢው በራሱ በረሃ ነው ማለት ነው። እንዲሁም ደግሞ አንዳንዴ ጊዜ ፀሀይ ብርሃን ከፍተኛ በምንሆንባቸው አካባቢ ጊዜያት ወይም ወቅቶች የዛኔ ሙቀት ሊጨምር ይችላል ያው የተለያዩ ወቅቶች ስላሉ ማለት ነው። በአመት ውስጥ ሙቀት የሚበዛባቸው ወቅቶች ይኖራሉ እንዲሁም ዝናብ የሚበዛባቸው ወቅቶች በበጋ ወራት አብዛኛውን ሙቀት የሚበዛበት ወቅት ነው ማለት ነው። ይሄ የበጋ ወራት ብዙም ደመና ሽፋን አይስተዋልም ወይም ሌላ ተጨማሪ ዝናብ የለም ማለት ነው። በዚህ ምክንያት እንግዲህ ያው በአብዛኛው ጊዜ ሙቀት በስፋት ይታያል ማለት ነው ወይም የሙቀት መጠኑ ከፍተኛ ሊሆን ይችላል ማለት ነው። እና ይሄ ሙቀት የሚለው ነገር እንግዲህ የቅዝቃዜ አለመኖሩን ወይም ብርዳማ አለመሆኑን እና በጣም በፀሀይ ጨረር ምክንያት ወይንም እንግዲህ በአካባቢው የተፈጥሮ ወይ ዝቅታማ ቦታ ሊሆን ይችላል ወይም በረሃማነት በሱ አማካኝነት የሚፈጠር ሙቀት ነው ማለት ነው። በዛ ምክንያት ልናገኘው የምንችለው ነው ማለት ነው። እና ይሄ ሙቀት የሚባለው ነገር ጠቃሚ ከመሆኑም አንፃር እጅግ ህይወት ላላችሁ ነገሮች አስጊና ጎጂ ሊሆን ይችላል ማለት ነው። ያው እንግዲህ ከመጠን በላይ ከሚጠበቀው ዲግሪ ሴልሽየስ በላይ ካለፈ የሙቀት መጠኑ እንግዲህ ይሄን ህይወት ያላችው ነገሮች በህይወት እንዳይቆዩ ሊያደርግ ይችላል ማለት ነው ከዛም በተጨማሪ ያው ህይወታቸውን ሊያስተጓጉልና በጣም ችግር ሊሆንባቸው ይችላል ማለት ነው። በስርዓት እንዳይኖሩ ወይም በስርዓት ህይወታቸውን እንዳይቀጥሉ ስለዚህ ይሄ የሙቀት መጠን የሚጨምርበት ጊዜ ህይወታቸውን አደጋ ላይ ይጥልባቸዋል ማለት ነው ወይም ህይወታቸውን ለአደጋ ሊያጋልጥ ይችላል ማለት ነው። እና ያው በአንዳንድ በረሃ እንግዲህ ወይም ሙቀት በጣም በሚበዛባቸው አካባቢዎች ሊሆን ይችላል የተለያዩ የተፈጥሮ እጽዋቶች እድገታቸው ሊቀንስ ይችላል ወይም ሊያሽቆለቁል ይችላል ማለት ነው እንዲሁም ብዙ እንስሳቶች በዛ አካባቢ ለመኖር ይቸገራሉ ማለት ነው። እና ያው ደግሞ በተለይ በአሁኑ ዘመን እየተስተዋለ ወይም እየተስፋፋ ያለው የሙቀት መጠን መጨመር ያው አንድም በተለያዩ ኢንደስትሪዎች በእነሱ ከእነሱ በሚወጣው ጋዝ እንዲሁም ከመኪና ጭስ ሊሆን ይችላል። ያው ከቴክኖሎጂ ጋር ተያይዞ የኦዞን መሳሳት እና በሱ ከዚህ ከምድር በሚለቀቀው ጋዝ በመሳሳት የሚፈጠረው ችግር አለ ማለት ነው። እና ይህ ጊዜ ያለ ይህ ነገር አለ በሆነ ጊዜ ይህን ነገር ማስተካከል እና ሁሉም መረባረብ እንዲሁም በተለያዩ የአረንጓዴ ዛፎቹን በመትከል ይህንን ሙቀት መጠን መቀነስ ያስፈልጋል ማለት ነው። ካልሆነ ይሄ ነገር ሄዶ እየተባባሰ መጨረሻ ላይ ሌላ ችግር ሊፈጥር ይችላል ማለት ነው። እና ከቁጥጥር ውጪ ወደሚሆንበት ደረጃም ሊሸጋገር ወይም ወደዛ ደረጃ ሊደርስ ይችላል ማለት ነው። በጊዜ መፍትሄ ወይንም መላ ካልተበጀለት እና ሙቀት የሚባለው ያው እንግዲህ ሳይበዛ በመጠኑም ህይወት ላላችሁ ነገሮች አስፈላጊ ነው ሁሉም ነገር በሙቀት ነው የሚያድገው ያለሙቀት አይሆንም ማለት ነው። የሰው ልጅም ለአድገቱ ለኑሮው ሙቀት ያስፈልገዋል እንዲሁም ሌሎች ህይወት ያላቸው ነገሮችን ሙቀት ያስፈልገቸዋል ማለት ነው እሱም የሆነው ግን በመጠኑና በልኩ ሲሆን ነው። ከመጠኑ ወይንም ከሚፈለገው በላይ ካለፈ ይህ ግን ለህይወታቸው አስጊና እጅግ በጣም አሳሳቢ ይሆናል ማለት ነው። ምክንያቱም የሆነ ተስማሚ የሆነ ለሰው ልጆች ሊሆን ይችላል ለእንስሳቶች ለእንጽዋቶች እንደ አጠቃላይ ህይወት ላላችሁ ነገሮች ተፈላጊ የሆነ ይኖራል ተፈላጊ የሆነ የሙቀት ደረጃ ተፈላጊ የሆነ የሙቀት መጠን ይኖራል ማለት ነው። ግን ከዚህ ከሙቀት መጠን ካለፈ ይህ ሙቀት ከሚፈለገው በላይ ካለፈ ያን ያህል ህይወት አስጊ አደጋ ሊሆን ይችላል ማለት ነው። እና ያው ሙቀት እንግዲህ በተለያዩ በሰው ሰራሽም በተፈጥሮ መንገድ እናገኛለን ያው በተፈጥሮ ከፀሀይ ብርሃን በሰው ሰራሽ ደግሞ ከተለያዩ ኬሌክትሪክ ሊሆን ይችላል ከእሳት ሊሆን ይችላል እና ከተለያዩ ነገሮች

ቆንጆ፣ ቆንጆ ማለት እንግዲህ ውበትን የምንገልጽበት ቃል ነው፤ ወይም ለውበት መግለጫ ሊሆን ይችላል ለእሱ የምንጠቀመው ቃል ነው ማለት ነው። ያው እንግዲህ ለሰው ልጆች ሊሆን ይችላል፤ ወይም የተለያዩ ነገሮች እጅግ የሚማርክ እና ደስ የሚል ከሆነ ቆንጆ ሊባል ይችላል ማለት ነው፤ ወይንም ቆንጆ ተብሎ ሊጠራ ይችላል ማለት ነው፤ እና የተለያየ የ ነገር ወይንም የተለያዩ ነገሮች ውበታቸው የሚያስደስት ከሆነ አንድ ሰው ካስደሰተው ያንን ነገር ሲያይ ያ ይሄ ቆንጆ ነው፣ ጥሩ ነው ብሎ ሊጠራ ወይንም ሊናገር ይችላል ማለት ነው። ለምሳሌ የሰው ልጅ እንግዲህ የአንዲት ልጅ ከተመቸችውና ሁኔታዋን ከወደዳት እንዲሁም የእሷን መልኳን ሊሆን ይችላል እና የተለያዩ ነገሮቿን ከተመቹት ወይም ከወደዳት ቆንጆ ናት ብሎ ሊናገር ይችላል ማለት ነው፤ እንዲሁም ስራ ሊሆን ይችላል እንዲሁም የተለያዩ ነገሮች ሊሆን ይችላል፤ ኮምፒውተር ስልክ ሊሆን ይችላል ሲገዛ ሊሆን ይችላል ወይም ሲጠቀም ቆንጆ ነው ምንም አይልም ብሎ ሊመልስ ይችላል ማለት ነው አንድ ሰው። እንዲሁም የፈተና ውጤት ሊሆን ይችላል አንድ ሰው የፈተና ውጤቱን ካየ በኋላ "የፈተና ውጤትህ እንዴት ነው?" ተብሎ ሲጠየቅ ቆንጆ ነው፣ አሪፍ ነው ምናምን ብሎ ሊመልስ ይችላል፤ እና እንግዲህ ቆንጆ የሚለው ቃል አዎንታዊ ለሆነው ነገር ነው የምንጠቀመው፤ ወይም አዎንታዊ የሆነ ነገር ነው ማለት ነው፤ እና የተለያዩ ነገሮችን እንገልጽበታለን ውበትን ሊሆን ይችላል ወይም ጥሩነትን እንግዲህ አፈጻጸሙ አንድን ነገር ጥሩ መሆኑን ልንገልጽበት እንችላለን ማለት ነው ወይንም ደግሞ የመጨረሻው ውጤቱ ጥሩ መሆኑን ልንገልጽበት እንችላለን ማለት ነው፤ እንዲሁም አንድ ነገር የሚሰጠን አገልግሎት ወይም እኛ ከዛ ነገር የምናገኘው ጥቅም ሊሆን ይችላል እና ከዛ ነገር የምናገኘው የተለያዩ ነገሮች ለእሱ ልንገልጽበት ቆንጆ ነው ልንል እንችላለን ማለት ነው፤ እና ይሄ ቆንጆ የሚለው እንግዲህ አዎንታዊ የሆነን ነገር የምንግልጽበት ስለአንድ ነገር አፈጻጸሙን ለኛ የሚሰጠንን ጥቅም ወይንም የተለያዩ ድርጊቶችን ወይንም ውጤቶች ሊሆን ይችላል እሱን የምንገልጽበት መንገድ ነው ማለት ነው።

አጫ ግራጫ ማለት እንግዲህ ይህ ቀለምን ነው የሚገልጸው የተለያየ ቀለም ይኖራል ማለት ነው እን ሚታወቀው ብዙ አይነት ቀለም አለ ይህም ከነዛ መካከል አንዱን የሚገልጽልን ቃላት ነው ማለት ነው። ግራጫ ማለት እንግዲህ ወደ ነጭ ሄዴት ያለና ግን ነጭ ያልሆነ እንዲሁም ጥቁርም ያልሆነ በእነሱ መካከል ያለ ፈገግ ያለ የቀለማ አይነት ግራጫ በመባል ይታወቃል ማለት ነው። አብዛኛው ግን ወደ ነጩ ወሰድ የሚያደርገው ግን ነጭም አይደለም ማለት ነው እና ያ አይነት ቀለም ግራጫ በመባል ይታወቃል ማለት ነው። እና ያው በአብዛኛው በአሁኑ ጊዜ አሁን እየተስተዋሉ ያሉት እነዚህ አይነት ቀለሞች ናቸው በብዛት ሰዎች እየተጠቀሟቸው ይገኛሉ ማለት ነው ለተለያዩ ለውጭ ግድግዳ ቀለም እንዲሁም ለአጥር ወይንም ከቤት ዙሪያ ለሚገነባው ግንብ ማለት ነው። እንደሱ አይነት ባለው ቀለም ላይ እንግዲህ ግራጫ የሚለውን ቀለም የዚህን አይነት ቀለም ሰዎች ይጠቀሙታል ማለት ነው። እና የተለያዩ አንዳንድ መኪናዎች ያሉ በእሱ ቀለም የሚሰሩ እንደውም ሌላ ነገሮች ይኖራሉ ብዙ ነገሮች ማለት ነው። እንግዲህ አጠቃላይ አንድ ነገር መልኩ ምን ይመስላል የሚለውን ነው የሚገልጽልን ማለት ነው ወይም የዚያ ነገር መልክ ቀለሙ ምን እንደሚመስል ወይንም ምን አይነት ቀለም እንዳ ለው ያንን የሚገልጽልን ነው ማለት ነው። ይሄ ግራጫ የሚለው እና ብዙ ነገሮች በዚህ ሊገለጹ ይችላሉ ወይም በዚህ ቀለም በዚህ መልክ ሊኖሩ ይችላሉ ማለት ነው። የተለያዩ ግንባታዎች ሊሆኑ ይችላሉ እንዲሁም ተሸርካሪዎች ሊሆኑ ይችላሉ እንዲሁም ሌሎች ነገሮች ሰዎች የሚጠቀሟቸው ነገሮች ማለት ነው እንግዲህ ይሄን ግራጫ ቀለም ወይም ይሄን ግራጫ መልክ ሊይዙ ይችላሉ ማለት ነው። እና እንደ አጠቃላይ ይሄ ግራጫ የሚለው የአንድን ነገር ሁን ሁኔታ ምን እንደሚመስል ገጽታውን ለሰዎች ሲያዪት ምን እንደሚመስል የሚገልጽ ነው ማለት ነው ወይም ቀለሙ ምን እንደሚመስል እሱን ቀለም የቀለም አይነት ነው ማለት ነው። እንደ አጠቃላይ

ወር ማለት እንግዲህ የተለያዩ ቀናቶች ተደምረው እንደሁም ሳምንታት ተደምረው ሰላሳ ቀን ሲሞሉ አንድ ወር ይባላል ማለት ነው እንደዚህ ሰላሳ ቀኖች አንድ ወር በመባል ይታወቃሉ። ወይም አንድ ወር የምንለው ሰላሳ ቀን ስንቆጥር ነው ማለት ነው እንደሁም አንዳንድ ጊዜ ሃያ ስምንት ሃያ ዘጠኝ የሚሆንበትም ታይም ወይም የሚሆንበት ሰዓት ይኖራል እና በአብዛኛው ግን ያው አንድ ወር በመባል የሚታወቀው ሰላሳ ቀን ነው ማለት ነው። እንግዲህ እነዚህ ወሮች ማን ናቸው ስንል ከመስከረም ጀምርና አስራ ሁለት ወራቶች አሉ መስከረም፤ ጥቅምት፤ ህዳር፤ ታህሳስ፤ ጥር የካቲት፤ መጋቢት፤ ሚያዚያ፤ ግንቦት ከዛ ሰኔ፤ ሀምሌ፤ ነሀሴ እንዲሁም ያው እንደ ኢትዮጵያ አቆጣጠር ጷግሜ የምትባል ሌላ አንድ ወር በመባል የምታቅወቅ አለች። እሷም ስድስት እና አምስት ነው በአብዛኛው ምቶነው። አንዳንዴ ስድስት ወይም አንዳንዴ ጊዜ አምስት የሚሆነበት አጋጣሚ አለ ማለት ነው እና እነዚ ወሮች ተደምረው ነው እንግዲህ አንድ አመት የሚሆኑት ወይም አንድ አመት ሊሞሉ የሚችሉት ማለት ነው። እንግዲህ እነዚህ ሲያልቁ ወይንም እነዚህ ወራቶች ሲያልቁ ሁሉም ተደመረው አስራ ሁለቱም አንድ አመት ይባላሉ ማለት ነው። ያው እንግዲህ ሁለት ጊዜ ደግሞ ሲቆጠሩ ሁለት አመት በመባል ይታወቃሉ ማለት ነው። እና እነዚህ ወር የሚባለው ነገር ይህንን ነው የሚገልጽልን ማለት ነው። ወይም የሰላሳ ቀን አንድ ወር ሰላሳ ቀን እንዲሁም እነዚህ ደግሞ አስራ ሁለት ወር ሲደመሩ አንድ አመት ይሆናሉ ማለት ነው። እንዲሁም ያው አራት ሳምንት ነው ማለት ነው አንድ ወር እንግዲህ። በሳምንት ሲቆጠር ደግሞ ወይም በሳምንት ሲታይ አንድ አራት ወር ወይም አራት ሳምንት ማለት ነው፤ አራት ሳምንት አንድ ወር በመባል ይታውቃል። ወይም አንድ ወር አራት ሳምንታት ተደምረው በነዛ አራት ሳምንታቶች አንድ ወር ይሆናሉ ማለት ነው። እና ይሄ ወር የምለው እንግዲህ ሰዎች ለአቆጣጠር የሚጠቀሙበት ነው። የተለያዩ ክፍለ ዘመናትን ወይንም ጊዜያትን አመታትን ለመቁጠር ይጠቀሙበታል። ለተለያዩ ነገሮች ማለት ነው። የአንድ ሰው እድሜ ለማወቅ ሊሆን ይችላል ለምሳሌ የዛን ሰው ልደት ለማክበር ወይም የዛን ሰው እድሜ ወደ እዚች ምድር ከመጣበት ጀምሮ የእሱን እድሜ ለማወቅ ሊሆን ይችላል ማለት ነው። ይሄም እድሜውን ማወቅ ለምን ይጠቅመናል ያው አንድ ሰው ወይም አንድን ህፃን ትምህርት ቤት ለማስገባት እድሜውን ማወቅ ያስፈልጋል ማለት ነው። ያው እድሜው መቆጠር አለበት። እዛ ትምህርት ቤት እንዲገባ ማለት ነው። እንዲሁም ደግሞ ለልደቱን ለማክበር ሊሆን ይችላል ማለት ነው የዛን የህፃን ወይም የዛን የልጅ ልዴት የሚቆጠርለትን ልጅ የሱን ልዴት ለማክበር ስሉ ሰዎች እንግዲህ እድሜውን ይቆጥራሉ ማለት ነው። እንግዲህ ይሄንን እድሜውን ለመቁጠርም ወራቶች አንዱ ይሄንን እድሜውን ለመቁጠር ከሚጠቀሙት ውስጥ መካከል ወራቶች ያግዛሉ ማለት ነው። ይህ ልጅ ከተወለደበት ቀን ጀምሮ እያንዳንዷን ወራት በመቁጠር ያው እንግዲህ እስከለ ህይወትህ ድረስ እድሜው ይታወቃል ማለት ነው ወይም እድሜው ይቆጠራል ማለት ነው። እንዲሁም የተለያዩ ስራዎችን ለመስራት ይሄ ልጅ ወይም ለመቀጠር ሊሆን ይችላል እና ለተለያዩ ነገሮች ለመታወቂያ ራሱ ለማውጣት ይሄ ልጅ እንግዲህ እድሜ ይጠየቃል ማለት ነው። ያንን እድሜ በሚጠይቅበት ጊዜ ይሄንን እድሜውን ትክክለኛ እድሜውን ይናገራል ማለት ነው እና ለዚህ እንግዲህ እድሜውን ለማወቅ ሲባል ለአንድ ሰው እንነዚህ ወራቶች ያገለግላሉ። ወይም እንደዛ ሲባል ይቆጠራሉ ማለት ነው ሌላኛው እንግዲህ ያው አንድ ሰው ለፕሮጀክት ሲል ወይንም ለያዘው ፕሮጀክት ሲል ቀንን ሊቆጥር ይችላል ወይም እንደዚህ ኖራቶች ሊጠቀማቸው ይችላል ማለት ነው። ለምሳሌ አንድ ሰው የስድስት ወር ፕሮጀክት ቢይዝ ወይም በስድስት ወር የሚጠናቀቅ ፕሮጀክት ይሄ ሰው ቢዋዋልና በዚህ ውል ቢገባ እንግዲህ ይህንን ስድስት ወር መቁጠር ይኖርበታል ማለት ነው። ስድስት ወሩ ሲሞላ ጨርሶ ለማስረከብ ወይንም ውሉን ወይንም ቃሉን ለመፈጸም ሲባል እንግዲህ ውለታውን ላለማፍረስ ቃሉን ላለማጥፍ ሲል ያኔ መቁጠር ይኖርበታል ማለት ነው። በእያንዳንዱ ወር መስራት ያለበትን ከአንደኛው ወር ጀምሮ እስከ ስድስተኛው ወር ድረስ ያሉ ስራዎችን በመተንተንና በመለየት ስራውን ያከናውናል ማለት ነው ወይንም ለመስራት ይገደዳል ወይንም እነዚህን ቀናቶች ማወቅ ግዴታ ይሆንበታል ማለት ነው ምክንያቱም ቀኑን ካልቆጠረ መቼ እንደሚያልቅ መረጃውም ላይኖረው ስለሚችል ማለት ነው እና፤ በእነዚህ ምክንያቶች ሰው ወራቶችን ቀናቶችን ሊቆጥር ይችላል ማለት ነው። እና እነዚህ ወር የሚባሉት ነገር ለእንደዚህ አይነት ነገር ይጠቅማሉ ማለት ነው። አንድን ነገር ለምሳሌ ሰው ልጅ እድሜ ለማወቅ እንዲሁም የተለያዩ ፕሮጀክቶችን፤ የተለያዩ ስራዎችን ለመስራት፤ እነዛን በተባለው ጊዜ ለማጠናቀቅ እና በተባለው ጊዜ ለመገኘት ሊሆን ይችላል ወይስ ስብሰባ ሊሆን ይችላል በተለያዩ ነገሮች እነዛን ለማወቅ ሲባል ሰው ልጆች ወራቶችን ይቆጥራሉ ማለት ነው። አንድ ወር የሚሆነው እንግዲህ ያው ሰላሳ ቀን ነው።

ኢሜል ኢሜል ማለት እንግዲህ መልእክቶችን ለመላላክ የሚያገለግለን አንድ የመተግበሪያ አይነት ነው ማለት ነው። ይሄ መተግበሪያ እንግዲህ ያው ጥቅሞ መልእክቶችን ለመላላክ ነው ማለት ነው። እንግዲህ ከየትኛውም ያለም ጫፍ ሆኖ ምንም አይነት በይነ መረብ ግንኙነት ሳያስፈልግ መልእክቶችን በባዶ መላክ ያስችላል ማለት ነው። እና ምስጢራዊም ናቸው ማለት ነው። እነዚህ መልእክቶች እንግዲህ ኢሜል ያው አንድ ሰው ኢሜል ለመክፈት የተለያዩ ነገሮች ያስፈልጉታል መጀመሪያ ስማርት ስልክ ሊኖረው ይገባል ማለት ነው። ከዛ በመቀጠል ሲም ካርድ እና እንዲሁም ጎግል አካውንት ሊኖረው ይገባል ማለት ነው። ከዛ በኋላ እነዚህን በመጠቀም አንቺ ኢሜል በመክፈት ለተለያዩ ነገሮች ይጠቀማል ወይም ለተለያዩ ነገሮች አገልግሎት ጥቅም ላይ አገልግሎት ላይ ያውላል ማለት ነው። በዋናነት ያው እንግዲህ መልእክት ለመላላክ ልንጠቀምበት እንችላለን ማለት ነው። የምንፈልገውን ሰው ኢሜል እኛ የሆነ መልእክት በመጻፍ ለሌላኛው ኢሜል እንልካለን ማለት ነው። በቀጥተኛ መልእክት ይደርሰዋል ወይንም የኛም መልእክት በቀጥታ ያገኘዋል ማለት ነው። ያ የላክንለት ሰው ሌላኛው የተለያዩ እንግዲህ መተግበሪያዎችን ወይንም የተለያዩ ማህበራዊ ሚዲያዎችን በመጠቀም ይህ ኢሜል ያገለግለናል ማለት ነው። አብዛኞቹ በሚባል ደረጃ ማህበራዊ ሚዲያዎች የራሳቸው የሆነ ኢሜል ወይንም የራሳቸውን አካውንት ያስፈልጋቸዋል ማለት ነው። ያን የሚጠይቁትን አካውንት ለመክፈት ደግሞ ወይንም ያንን የሚጠይቁትን አካውንት እኛ ክሬት አድርገን ለመግባት ስለዚህም የሚያስፈልገናል ማለት ነው። የኛ ደግሞ ሌላ ኢሜል ያስፈልገናል ማለት ነው። ለምሳሌ ቴሌግራም መጠቀም የምንፈልገው ይሄም ቴሌግራም የሚባለውን መተግበሪያ የምናነሳ ኢሜል ያስፈልገናል ማለት ነው። ያው እንግዲህ እነሱ ቴሌግራም ላይ እኛ መጀመሪያ ስንከፍት ወይም ቴሌግራምን እየከፈትን ባለበት ጊዜ ኢሜል ይጠይቁናል ማለት ነው። ስለዚህ ያኔ ደግሞ እንትን ኮድ የሚልኩልን በኢሜል ነው እነሱ እና ያንን ኮድ በኢሜል ለመጠቀም ለመቀበል ሲባል የግዴታ ኢሜል ሊኖረን ይገባል ማለት ነው። ስለዚህ ለዚህ ይጠቅማል ማለት ነው። እንዲሁም ፌስቡክንም ብናይ ኢሜል ይጠቀማል ማለት ነው። ቲክቶክ በተለይ ዩቲዩብ ብናየው ዩቲዩብ ያለ ጉግል አካውንት አይሰራም። ቢሰራም እኛ ለማስቀመጥ ብንፈልግ ወይም አውርዴን የሆነ ዩቲዩብ ቪዲዮ ቢመቸን እና እሱን ለማውረድ ብንፈልግ ያለ ጎግል አካውንት ወይንም ያለ ኢሜል ሊሰራልን አይችልም ማለት ነው። ስለዚህ ኢሜል ወሳኝ ነገር ነው ማለት ነው። ስልክ ያለው ሰው ስማርት ስልክ ያለው ሰው ኢሜል ሊኖረውና ኢሜል ሊጠቀም ይገባል ማለት ነው ያለሱ ምንም ነገር ማድረግ አይቻልም ማለት ነው። የተለያዩ ዋሌቶችን ብናይ ለምሳሌ የተለያዩ ዋሌቶች ኢሜል ይጠይቃሉ ስለዚህ ያለዚህ ኢሜል ሊሰሩ አይችሉም ማለት ነው። በኢሜል ነው የሚሰሩት እና። ይህ ኢሜል እንግዲህ እጅግ ወሳኝ የተለያዩ መስሪያ ቤቶች ድርጅቶች መንግስት አካላት ወይንም የመንግስት መዋቅር ሊሆን ይችላል ነጋዴዎች ሊሆኑ ይችላሉ ስለዚህ ሁሉም ኢሜል ይኖራቸዋል ማለት ነው። የተለያዩ ሌክቸሮች ሊሆኑ ይችላሉ እነሱ የራሳቸው የሆነ ኢሜል ይኖራችኋል ማለት ነው። መጽሐፍትም የሚጽፉ ሰዎች ታላላቅ ፕሮፌሰሮች ፈላስፋዎች ሊሆኑ ይችላሉ። እነሱም እንግዲህ ኢሜልን ይጠቀማሉ ማለት ነው። ያው አንዳንድ ጊዜ መጽሐፋቸው ላይም በኢሜል ኮመንት እንዲጻፍላቸው የሚጠይቁ አንዳንድ አካላት አሉና። በአሁኑ ጊዜ ከማህበራዊ ሚዲያ ጋር ተያይዞ ከእነሱ ጋር እንግዲህ እጅግ በስፋት የምንጠቀመው የመልእክት መላላኪያ እንዲሁም ለተለያዩ አገልግሎቶችን በሱ በኩል ማግኘት የምንችልበት ነው ማለት ነው። ይሄ ኢሜል የሚባለው ነገር እና እጅግ ወሳኝ የሆነ ቴክኖሎጂ ወይንም መተግበሪያ ነው ማለት ነው። ያው በሆነው ጊዜ ካለ እሱ ሌሎች ነገሮችን መጠቀም አንችልም ማለት ነው። ያው እሱ የእሱ ጥቅም እንግዲህ ዘርፈ ብዙ ነው ማለት እንችላለን። ምክንያቱም የተለያዩ ነገሮችን መጠቀም ወይም የተለያዩ ማህበራዊ ሚዲያዎችን ለመጠቀም ስንፈልግ ሎጊን አድርጎ እንባላለን ማለት ነው። ወይም ግቡ እንባላለን ማለት ነው። ያኔ ደግሞ ኢሜል ይጠይቀናል እነ ቻት ቻጂቢቲ ሊሆን ይችላል ወይንም ዱፕ ሲክ ሊሆን ይችላል እና እነሱን ራሱ ስንጠቀም ያስፈልገናል ማለት ነው። ኢሜል እነሱ መጀመሪያ እንድህ ስንል ግዴታ ኢሜልን እንጠቀማለን ወይም ግዴታ ኢሜሊንግ ክሬት ማድረግ ወይንም መፍጠር ይኖርብናል ማለት ነው። እና ኢሜል ማለት ያው አጭሩ የተለያዩ መልእክቶችን መላላክ የሚያስችለን ነው ማለት ነው። ለምሳሌ አንድ ሰው ስኮላርሺፕ ቢያመለክት እና ያ ስኮላርሺፕ ቢደርሰው መልእክቱን የሚልኩለት እነዚህ ሰዎች እንግዲህ በሌላ በምንም መንገድ አይደለም በኢሜሉ ነው ማለት ነው። እና እጅግ ወሳኝ ነው ማለት ነው። ኢሜል

ቡናማ የሚለው ቃል እንግዲህ የሆነ ቀለምን ለመግለጽ የምንጠቀምበት ቃል ነው ማለት ነው ቡና የሚመስል ወይም ቡናማ ይባላል ማለት ነው። ይሄም እንግዲህ ፈዘዝ ያሉ ቀሞችን ማለት ነው የምንጠቀምበት ነው። ያው ቡናማ የሚባለው እንግዲህ ትንሽ ጠቆር የሚልና ያው የቡና ቀለምን ያው ቡና ይታወቃልቡና የማያቅ ሰው የለም እንደምናውቀው የቡና ቃለም አለ ማለት ነው። እሱን የሚመስል ነገር ማንኛውም ነገር ቡናማ ይባላል ማለት ነው። ለምሳሌ ልብስ ሊሆን ይችላል። ልብስ እንግዲህ በአብዛኛው ቡናማ ከለር የሚመስል ልብስ ይኖራል ማለት ነው። እና ያ ልብስ ቡናማ ከመሰለ ወይም ቀለሙ ያንን የሚመስል ከሆነ እንግዲህ ቡናማ ልብስ ይባላል ማለት ነው። እንዲሁም የተለያዩ ተሽከርካሪዎች ሊሆኑ ይችላሉ። እነዚህ ተሽከርካሪዎች እንግዲህ ቡናማ ቀለም የሚመስሉ ከሆነ ወይም የቡና ቀለምን የሚመስሉ ከሆነ ቡናማ ተብለው ሊገለፁ ይችላሉ ማለት ነው። እና የተለያዩ ነገሮች የምናቸው ነገሮች እንግዲህ የቡና ከለሩ ወይም ወደ ቡና ወሰድ የሚያደርግ ቀለም ካላቸው ቀለማቸው ቡናማ ተብሎ ሊጠራ ይችላል ማለት ነውና። ብዙ ነገሮች ይኖራሉ እንግዲህ ቡናማ ቃለም ያላቸው የተለያዩ ነገሮች ሊኖሩ ይችላሉ ማለት ነው። ግንባታዎች ቤቶች እንዲሁም የተለያዩ ልብሶች የተለያዩ አልባሳት ማለት ነው እንዲሁም ብዙ ነገሮች ይኖራሉ ማለት ነው። ይሄንን ቀለም የሚመስሉ እንደ አጠቃላይ ግን ቡናማ የምንለው የቡና ቀለምን የመሰለ ነገር ወይም የቡና ቀለምን የሚመስል ነገር እሱ ቡናማ በመባል ይጠራል ወይም ቡናማ በመባል ይታወቃል ማለት ነው

ሮጥ መሮጥ ማለት እንግዲህ አንድ ሰው በፍጥነት መራመድ ሊሆን ይችላል ወይንም በፍጥነት መንቀሳቀስ በፍጥነት መሄድ ማለት ነው። ያ ሩጫ ይባላል ማለት ነው ሰው እንግዲህ በተለያዩ ነገሮች ሊሮጥ ይችላል ማለት ነው። አንደኛ ያው እንግዲህ ሰው የሆነ ድንገተኛ ነገር ሲያጋጥመው የሚያስደነግጥ ነገር ሊሆን ይችላል እና ያልጠበቀው ነገር ሲሲ ሲያጋጥመው ያኔ ይሮጣል ማለት ነው። ያ ሰው እንዴ በድንግ በድንጋጤ ይሮጣል ማለት ነው። ያንን ነገር ድንገት ሲፈጠር ለማምለጥ ሊሆን ይችላል እና ለተለያዩ ነገሮች ያ ሰው ድንገት ይሮጣል ማለት ነው። ሊሮጥ ይችላል ማለት ነው። አንዳንድ ጊዜ ደግሞ ለተለያዩ ለስፖርታዊ እንቅስቃሴ ተብሎ ለነዛ ለስ ለስፖርታዊ እንቅስቃሴዎች ሰው ይሮጣል ወይንም ሊሮጥ ይችላል ማለት ነው። እና እነዛን ስፖርታዊ እንቅስቃሴ ለማካሄድ ሲል ሰው ይሮጣል ለጤንነት ለመጠበቅ እንቅስቃሴ ለማድረግ ነው። የተለያዩ ነገሮች ሲባል ለዛ ይሮጣል። ሌላኛው እንግዲህ ያው ሰው በውድድር የሩጫ ውድድር ይኖራል ማለት ነው። በተለያዩ ነገር ጊዜያት ያው እንደሚታውቀው በተለያዩ አለም አቀፍም እንዲሁም ሀገር አቀፍ የተለያዩ ሩጫ ውድድሮች ይኖራሉ ማለት ነው። የዛን ጊዜ እንግዲህ በዛኔ ሰዎች ሊሮጡ ይችላሉ ማለት ነው። እና ይህ ሩጫ የሚባለው እንደ አጠቃላይ ወይም በጥቅሉ በፍጥነት መንቀሳቀስ በፍጥነት መራመድ ሩጫ ተብሎ ሊጠራ ይችላል ማለት ነው። እንግዲህ የሰው ልጆችም እንደተጠቀሰው በተለያዩ አጋጣሚዎች ሊሮጡ ይችላሉ ማለት ነው

አውሎ ንፋስ የሚባለው እንግዲህ ከባድ የሆነ ንፋስ ውዥምብር ሲያጋጥም ያኔ አውሎ ንፋስ ይባላል ማለት ነው። አዋራ የቀላቀለ እንዲሁም እጅግ ከባድ አንዳንድ ጊዜ ጉዳትም ሊያደርስ የሚችል ሲሆን እና ከቁጥጥር ውጪ የሆነ አላስፈላጊ የሆነ ንፋስ ሲሆን ያኔ አውሎ ንፋስ ይባላል ማለት ነው። እንግዲህ አውሎ ንፋስ የሚባለው እየተሽከረከረ የሚነፍስ ንፋስ ነው። የተለያዩ ቤቶች ላይ እንዲሁም በተለያዩ ዛፎች ላይ ወይንም ሌሎች ነገሮች ላይ አደጋ ሊያደርስ ይችላል ማለት ነው። ይህ አውሎ ንፋስ ማለት እጅግ ከባድ ውሽንፍር ስላለው ማለት ነው በዛ ላይ አቧራ ሊቀላቅል ይችላል። እንዲሁም የተለያዩ ነገሮችን ወደ ሰማይ በማንሳት እነሱ ጋር ያው እንግዲህ አንዳንድ ጊዜ ትልቅ አደጋ ሊያደርስ የሚችልም ሊሆን ይችላል ማለት ነው ከጥንካሬው እና እጅግ ሀይል ሀይል ከመኖሩ የተነሳ ማለት ነው። ስለዚህ አውሎ ንፋስ ማለት ያው እንዳጠቃላይ አደጋ በሚለው ብንይዘው የተሻለ ነው ማለት ነው። ምክንያቱም እጅግ ከፍተኛ ነው የሰዎችን ትንፋሽ ሊቆርጥ ይችላል። ቤቶችን ሊገነጣጥል ይችላል፤ በተለይ ቀላል ከሆኑ ቤቶቹ። እና ጣሪያቸውም ደካማ ከሆነ መቋቋም አይችሉትም ላይችሉ ይችላሉ ማለት ነው፤ እንግዲህ ይሄንን አይነት ንፋስ እጅግ ከባድ እና አስቸጋሪ ወይም ከፍተኛ ከመሆኑ የተነሳ ማለት ነው ይህ ንፋስ ስለዚህ አውሎ ንፋስ የሚባለው ነገር እጅግ ከፍተኛ የሆነው ውሽንፍር የበዛበት እንዲሁም አዏራ የቀላቀለ ንፋስ አዏራን ከመሬት እያነሳ ሌሎች ፌስታልን ሊሆን ይችላል መሬት ላይ ያገኟቸውን ቀላል ነገሮች ያ ያ እየሆነ ሲሄድ ደግሞ ግፊቱ እየጨመረ እና እጅግ እየተባባሰ እየተባባሰ ይሄዳል ማለት ነው። ስለዚህ በተለይ በአንዳንድ በረሃማ አካባቢዎች ሜዳ የሆኑ አካባቢዎች ማለት ነው ዛፍ የሌላቸው እንዲሁም ተራራም ብዙ የማይገኝባቸው በረሃ የሆኑ ሜዳ ለጥ ያሉ ሜዳ አካባቢዎች እነሱ አካባቢ በስፋት ይስተዋላል ማለት ነው ይሄ አውሎ ንፋስ። እና አንዴ ጎርፍ ሊሆን ይችላል፤ ወይንም ከፍተኛ ዝናብ መጠን ልክ እንደሱ አይነት ይህም እንደ አደጋ ሊወሰድ ይችላል ማለት ነው አውሎ ንፋስ ሲባል ያው የተለያዩ ከተሞች እናያለን አንዳንድ ጊዜ አውሎ ንፋስ ሲመታቸውና እጅግ ከፍተኛ ጉዳት ነው የሚያደርስባቸው ማለት ነው። ያው መጠኑ ይለያያል በርግጥ መጠኑ የተለያየ ነው የሚሆነው አንዳንዴ ከፍ ያለ ሊሆን ይችላል፤ አንዳንዴ ደግሞ በቀላሉ ሊሆን ይችላል። ይሁንና ግን ሁሉም ቢሆን ጉዳት ያደርስ የሚችል ነው ማለት ነው። ስለዚህ አውሎ ንፋስ ማለት ተፈጥሯዊ የሆነ ክስተት እጅግ ከፍተኛ ንፋስ አዏራን የቀላቀለ፣ እንዲሁም አንዳንድ ጊዜ ዝናብም ሊቀላቅል ይችላል። በሰዎች ላይ በንብረት ላይ ጉዳት ሊያደርስ የሚችል እጅግ ከፍተኛ የሆነ ንፋስ ነው ማለት ይቻላል፤ ይህ አውሎ ንፋስ ማለት ነው።

ሰማያዊ ማለት እንግዲህ ያው ቀለምን የሚገልጽልን ነው ማለት ነው። ሰማያዊ የሚለው ነገር የተለያየ እሱን የሚመስል ወይም ሰማይን የሚመስል ቀለም የሚገልጽልን ማለት ነው እና ሰማያዊ የሚባለው ማለት ነው። አንዳንድ ጊዜ ያው ሰማያዊ እንግዲህ ውሃ ሰማያዊ ሊባል ይችላል ያ ማለት እንግዲህ ጥርት ባለ ሰማይ ወይንም ሰፊ ባህር ወደ ውሃው ስትመለከት ከላይ የሰማዩን ምስል ቀልጾ ስለሚያሳየን ያኔ ውሃው እንግዲህ ሰማያዊ ይመስላል እንደዛ ሊባል ይችላል። በርግጥ ውሃ ቀለም የለውም። ግን ያው አንዳንድ ጊዜ ሰፊ ባህር ከሆነ ወይንም ከላይ ምንም ነገር ከለለ ከዉሀው በላይ ስለዚህ ያኔ ሰማዩን ጋር ስለሚመሳሰል ወይም ሰማይ ስለሚመስል ማለት ነው። በዛ ምክንያት እንግዲህ ውሃ ዉሁን ሰማያዊ ሊባል ይችላል ማለት ነው። እና ያው እንግዲህ ሰማይን የሚመስል የተለያዩ ቀለም ያላቸው ነገሮች ሰማያዊ በመባል ቀለማቸው ሊገለጽ ይችላል ማለት ነው። በተለይ የተለያዩ አልባሳት ሊሆኑ ይችላሉ ወይም የቤተ እቃዎች ሊሆን ይችላሉ እነዚህ ነገሮች እንግዲህ ቀለማቸው ሰማያዊ የሚመስል ከሆነ ወይንም የእሱን አይነት ከሆነ ማለት ነው ሰማያዊ በመባል ይጠራሉ ማለት ነው። ሰማያዊ ልብስ ሰማያዊ ጫማ እንዲሁም ሰማያዊ ቲሸርት ሊባል ይችላል ሰማያዊ ጃኬት ሊባል ይችላል ማለት ነው። እንዲሁም ሰማያዊ ብርድ ልብስ ለብሰሀል ወይም ሰማያዊ ብርድ ልብስ አለኝ ሊል ይችላል ማለት ነው። አንድ ሰው እና ይህ ሰማያዊ የሚባለው ቀለሙን ወይም የአንድን ነገር ቀለም ሰማይ የመምሰሉን ያንን የሚያሳይ ነው ማለት ነው ወይም ያንን ቀለም የሚመስል ያለውን ነገር ነው ማለት ነው። እንደውም የተለያዩ ህንፃዎች ሊሆኑ ይችላሉ የተለያዩ ተሽከርካሪዎች መኪኖች ሊሆኑ ይችላሉና እንግዲህ ሰማያዊ የሚመስል እንዲሁም ፌስታሎች የተለያዩ ነገሮች ይኖራሉ ማለት ነው። ስለዚህ እነሱ ሰማያዊ ከመሰሉ ወይም ሰማይ የሚመስሉ ከሆነ ሰማያዊ ቀለም በመባል ይታወቃሉ ማለት ነው። እንግዲህ የግድግዳ ቀለም ሊሆን ይችላል የእንግዲህ አንዳንድ ቤቶች ያው በሰማያዊ በሚመስል ቀለም ግድግዳቸውን አንዳንድ ሰዎች ሊያቀልሙ ይችላሉ እንደየ ምርጫቸው ማለት ነው። እንዲሁም ለምሳሌ ፎንት ኢንዲ የሚባሉ አሉ አንዳንዴ መተግበሪያዎች የሞባይልን እንደውም የዴስክፕ ሊሆን ይችላሉ እነሱ ፊት ለፊታቸው ሰማያዊ ቀለም ሊኖራቸው ይችላል ማለት ነው። ስለዚህ ለምሳሌ ቴሌግራም የሚለውን መተግበሪያ ብናይ ልክ እንደሱ ቀለም ማለት ነው የሱ ቀለም በአብዛኛው ሰማያዊ ነው ማለት ነው። እና እንግዲህ የተለያዩ ድርጅቶች ሊሆኑ ይችላሉ ኩባንያዎች መስሪያ ቤቶች ወይንም ቡድኖችን ሊሆኑ ይችላሉ ማለት ነው ሰማያዊ ቀለም ይኖራቸዋል ማለት ነው። ለምሳሌ በእግር ኳስ ቡድን ብናይ ማንችስተር ሲቲ የሚባለውን ቡድን ብናይ ለምሳሌ የነሱ ማልያ ወይም የነሱ መለያ ከሎጓዋቸው ጀምሮ በተለያዩ ቦሎጎ ሊሆን ይችላል ሰማያዊ በመባል ይጠራል ወይም ሰማያዊ በመባል ይታወቃል ማለት ነው። እና ያው አብዛኛው እንግዲህ ሰማያዊ የሆነ ነገር ይኖራቸዋል ማለት ነውና ወይንም ቀለማቸው ሊሆን ይችላል ወይም የሆነ ነገራቸው ሊሆን ይችላል ማለት ነው። ስለዚህ እሱ ሰማያዊ ተብሎ ሊጠራ ይችላል ማለት ነው እና ሰማያዊ ማለት ያው እንደሚታወቀው ሰማይ የሚመስል ቀለም ያላቸው ነገሮች ሰማያዊ ተብለው ሊጠሩ ይችላሉ ማለት ነው። ያው እንደተጠቀሰው ብዙ አይነት ቀለሞች ማለት ነው። ስለዚህ ሰማያዊ ማለት ሰማይ የሚመስል ቀለም ያለው ህንፃ ሊሆን ይችላል ተሽከርካሪ ሊሆን ይችላል ልብስ እንዲሁም የዛን ሰማያዊ የሚመስል ሎጎ ያለው ድርጅት ሊሆን ይችላል። እና እነዚህ እነዚህ ሰማያዊ ቀለም አላቸው በመባል ይታወቃል ወይም እንደ መለያነት ሰዎች ይህንን ነገር ከሌሎቹ ተለይተው ተለይተው እንደ ብራንድ ኔም ሊጠቀሙት ይችላሉ ማለት ነው። በሚያደርጉበት ቦታ በድርጅታቸው ላይ ከሆነ ያው ሳማያዊ ቀለሙን ሰዎች ያንን ድርጅት ሲያስታውሱ የሆነ ቀለም ይመጣል ማለት ነው ወደ እነሱ ምን አይነት ቀለም እንደሆነ ወይም ያ ኩባንያ በቀላሉ ለማስታወስ ቀለሙን በእንደዚህ አይነት መልኩ ያደርጉታል ማለት ነውና። ወይም የተለያዩ መተግበሪያዎች ሊሆኑ ይችላሉ ሰዎች እነዚህን መተግበሪያ የሚያበለጽጉ ሰዎች ይሄንን መተግበሪያዎች ሲያበለጽጉት ያኔ ሰማያዊ ቀለም ወይንም በዚህ ቀለቀልም ሊያደርጉበት ይችላሉ ከሌላ ቀለም ጋር እና በዛን ጊዜ ይጠቀሙታል ማለት ነው። ስለዚህ ሰማያዊ ማለት እንደነዛ አይነት ነገሮች ላይ የነዚህ የተለያዩ ነገሮች ሰማይ የሚመስል ቀለም ያላቸው ነገሮች ናቸው ማለት ነው ስለዚህ ቀለማቸውም ሰማያዊ በመባል ይታወቃል ማለት ነው

ደህና ነኝ የሚለው ቃል እንግዲህ ሰላምታ መመለሻ ቃል ነው ወይም ሰላምታን የምንመልስበት ቃላት ነው ማለት ነው ይህ ደህና ነኝ የሚለው። አንድ ሰው ስለኛ ደህንነት ሲጠይቀን ስለኛ ሁኔታ ስለጠየቀና ስለኛ ምቾት ሊሆን ይችላል ስለኛ ማወቅ ፈልጎ ስለኛ ሁኔታ ሲጠይቀን እኛ ሰላም እንደሆንና ዳና እንደሆን ለመመለስ የምንጠቀምበት ቃል ነው ማለት ነው ይሄ ደና ነኝ የሚለው ቃል። አንድ ሰው ለምሳሌ እንዴት አደርክ ሲል ደህና ነኝ ልትል ትችላለህ ማለት ነው። ወይንም እንድ ሰው እንዴት ከረምክ እንዴት ቆየህ ሰላም ነህ ወይ ሲልህ ደህና ነኝ ብለህ መመለስ ይቻላል ማለት ነው። እና ሰዎች በአጠቃላይ ሰላምታን የሚቀያየሩበት ወይም ደህንነትን የሚገልጹበት ቃላት ነው ማለት ነው ይሄ ደህና ነኝ የሚለው ያው ሰዎች በተለያየ መልኩ ሰው ሌሎች ሲጠይቋቸው ደህና ነኝ በማለት ይመልሳሉ ማለት ነው። ያው እንግዲህ ስለ ሰላምታ ሊሆን ይችላል ስለ ስለ አጠቃላይ ስለ ሰውየው ሁኔታ ሲጠይቁት ደህና ነኝ እኔ ሰላም ነኝ ሊል ይችላል ማለት ነው። ወይንም በዛ አካባቢ ለምሳሌ የሆነ አደጋ ተፈጥሮ ወይንም የሆነ ግርግር ሊኖር ይችላል እና ያ ሰውዬ በሚኖርበት አካባቢ ስትጠይቀው እሱን እንዴት ነህ አንተ ምናምን ስለው እኔ ደህና ነኝ ሊል ይችላል ማለት ነው። እና ያው በጠቅሉ ምንድን ነው ይሄ ደህና ነኝ የሚለው ቃል የአንድ ሰው ሰላምነት ደህንነት የሚመልስበት ወይም የሚያረጋግጥበት ነው ማለት ነው። ለተጠየቀው ጥያቄ ለተጠየቀው ሰላምታ የሚመልስበት ቃላት ነው ማለት ነው። ስለዚህ አንድ ሰው ደህና ነኝ ብሎ ይመልሳል ማለት ነው። ያው በሚጠየቅበት ወይም ሰላም በሚባልበት ጊዜ ወይንም ስለ ጤንነቱ ስለ ህይወቱ ስለ ሁሉ ነገር ሲጠየቅ ያኔ እንግዲህ ሰላም ነኝ ብሎ መመለስ ይችላል ወይም ሊመልስ ይችላል ማለት ነው።

ልምድ ማለት እንግዲህ አንድ ነገር በተደጋጋሚ ከመሰራቱ የተነሳ ወይም በተደጋጋሚ ከመያታችን የተነሳ ሊሆን ይችላል ወይም በተደጋጋሚ ከማድረጋችን ሊሆን ይችላል ከዛ አንፃር የሚመጣ ማለት ነው። ልምድ የሚባለው እንግዲህ ባህሪ ሊሆን የሰዎች ባህሪ ሆኖ የተላመደ ከሰዎች ጋራ ያንን ነገር ልምድ ያደረጉት ያንን ነገር ባህሪያቸው ሲያደርጉት ሰዎች ልምድ ይባላል ማለት ነው። ያው ልምድ በተለያዩ በመጥፎም በጥሩም ነገር ይኖራል ማለት ነው። ልምድ ስለዚህ ብዙ አይነት ይሆናል ማለት ነው። ለምሳሌ ከጥሩ ነገር ብናይ አንድ ሰው የሙያ ልምድ የስራ ልምድ እና የተለያዩ ነገሮች የማስተማር ልምድ ይሆናል። በሰዎችም በሚጠቅም ዘርፍ ላይ ወይን ራሱንም ሰዎችንም እንዲሁም ሌሎችን ማህበረሰቦችን ሊሆን ይችላል። ሀገርን በሚጠቅም ሙያ ላይ በሱ ላይ የተለያየ ልምድ እና የብዙ አመት ወይንም የብዙ ጊዜ ልምድ ሲኖረው ያንን ነገር በደንብ መስራት አቀላጥፎ። አጭር ጊዜ እና በጥራት መስራት ሲጅን ያንን ሙያውን ያ ጥሩ ልምድ ወይንም በመጥፎ በጥሩ የሚታይ ልምድ ሊሆን ይችላል ማለት ነው። እንዲሁም በመጥፎ መጥፎ ልምድ የሚባሉን ደግሞ አላስፈላጊ ሆኖና ግለሰቡን የሚጎዱ እንዲሁም አለፍ ሲል ከበተሰቡ እንዲሁም አካባቢውን ማህበረሰቡን እያለ የሚጎዳ መጥፎ ልምድ ሊኖር ይችላል እነዚህም የተለያዩ ሱስ። ለምሳሌ እንግዲህ የመጠጣት ሱስ ያለበት የመጠጥ ሱስ አስካሪ የተለያዩ አስካሪ መጠጦችን አዘውትሮ በብዛት የሚጠጣ ሰው። እንግዲህ እነዚህ መጥፎ ልምድ በመባል ይታወቃል ወይም መጥፎ ልማድ ሊሆኑ ይችላሉ ማለት ነው። እንዲሁም ደግሞ ሌላ ያው ሊያጭስ ይችላል። መስረቅ ራሱ የሚሰርቅ ሰው ልምድ ሊሆንበት ይችላል ማለት ነው። ገንዘብ እያለውም። ከለመደበት አንድ ሰው እንግዲህ የመስረቅ ልምድ ወይም የመስረቅ ሶስት ሊይዘው ይችላል ማለት ነው። እና በተደጋጋሚ ካልሰረቀ አይሆንለትም ማለት ነው። ይሄ ሰው በተደጋጋሚ ይሰርቃል ማለት ነው። ይሄ እንግዲህ። ስርቆት ልምድ ሆኖበታል ማለት ነው። በዛ ሰው ላይ መጥፎ ልማድ ከሚባሉት ውስጥ ነው ማለት ነው። ይሄ መጥፎ ልማድ እና ሊወገድ። የሚገባው ወይንም ያ ሰው ይህንን ቀስ በቀስ ሊተው ይገባዋል ማለት ነው። እንዲሁም አንድ ሰው ሊቀም ይችላል መቃም ማጨስ እንዲሁም መጠጥ መጠጣት ሊሆን ይችላል። ይህ እንግዲህ መጥፎ ልምድና አንድ ሰው ሊጎዱት የሚችሉ ነገሮች ናቸው ማለት ነው። እንዲሁም በማህበረሰቡ ውስጥ መጥፎ ልማድ ይኖራል ማለት ነው ወይም መጥፎ ልምድ ይኖራል ማለት ነው። ያው እንደ ማህበረሰብ እንደ አካባቢ አስተሳሰብ ያው አንዳንዱ ማህበረሰብ አስተሳሰቡን መጥፎ ሊሆን ይችላል። ለተለያዩ ነገሮች ለምሳሌ ለትምህርት ያለው እይታ ሊሆን ይችላል አንዳንዱ ሰው እንዲሁም ለቴክኖሎጂ አንዳንዱ ሰው ለምሳሌ በአንዳንድ ማህበረሰቦች ወይንም እንደዚህ ወጣ ያሉ ከተማ ያላዩ ወይንም ስልጣኔ ብዙ ያልገባቸው ማህበረሰቦች አካባቢዎች ሊሆን ይችላል። እንዲሁም ስልጣኔን ወይም ቴክኖሎጂን በጥርጣሬ የሚያው ሰዎች መጥፎ ልምድ አላቸው ማለት ነው። አዲስ ቴክኖሎጂ ሲያውይ ከሰይጣን ጋር ማያያዝ ከሰይጣን ጋር ቁርኝት ማያያዝ እና ወደዛ በዛ መንገድ መውሰድ በዛ መንገድ ማየት። ይህ እንግዲህ መጥፎ ለምንድነው ማለት ነው? ለእነዚህ ሰዎች ምክንያቱም እንግዲህ ቴክኖሎጂ ራሱን እያሳደገ ይመጣል ራሱን እያሻሻለ ይመጣል። ሰዎች በተለያዩ ጊዜ የተለያዩ አዳዲስ ፈጠራዎችን ይዘው ይመጣሉ ማለት ነው። ይህ አዳዲስ ፈጠራ በሚመጣበት ሰዓት እንግዲህ ሰዎች መንደር ያደጉ ሰዎች ወይንም እነዚህ ቴክኖሎጂን ያላዩ ሰዎች ወይንም ትምህርት ጋር የተራራቁ ሰዎች። ይህን ቴክኖሎጂ ከሰይጣን ጋር በማያያዝ እና መጥፎ ትርጣሬ ሰዎች እንዳይጠቀሙት ወይንም እንዲዘገዩ ቀድመው ቢጠቀሙ ብዙ ነገር ሊያገኙበት ብዙ ሊያተፉበት የሚችሉበትን ነገር። ወይም ብዙ ሊያተርፉበት የሚችሉትን ቴክኖሎጂ ያንን ነገር በመጠቀም እንዲዘገዩና ጊዜ እንዲወስዱ በማድረግ ሰዎችን ከቴክኖሎጂ ያቀባሉ ማለት ነው። ምንድነው ከተለያዩ አዳዲስ ነገሮች ፈጠራዎች ሰዎችን ያግዳሉ ማለት ነው። ከሰይጣን ጋር በመያያዝ እና ይህ ልምድ የሚባለው ነገር ያው። አጠቃላይ አንድ ሰው እሱን በማድረግ ረጅም ጊዜ የቆየበት ባህሩ ያደረገውና ከእሱ ጋር የተዋሃደ ከባህሪው ጋራ የባህሪው አንድ አካል የዛ ሰውዬ ማንነት የሆነ አካል የሆነ ወይም የሆነ ነገር ማለት ነው። እና እንግዲህ ልምድ ሲባል የሰው ልጅ በሂደት የሚያዳብረው ነው ማለት ነው። ሰው አካባቢውን ይላመዳል ማህበረሰቡን ይላመዳል የሚኖርበትን ሁኔታ ይላመዳል ማለት ነው። እንግዲህ ልምድ የሚባለው ያ ነው ማለት ነው። አንድ ሰው እንግዲህ የተለያዩ ነገሮችን ሲጀምር መጀመሪያ ቀስ በቀስ ይጀምራል። ወይ የከበደውም ምንም እያሉ ይጀምራል። ኋላ ላይ ግን በደንብ ልምድ ሲያዳብር በጣም ጥሩ የሆነና በዛ ነገር ላይ ቤስት ይሆናል ማለት ነው። ወይም በዛ ነገር ላይ እጅግ ተፈላጊውን ችሎታ ተፈላጊውን ሙያና ተፈላጊውን ከሁለት ሊያገኝ ይችላል ማለት ነው። ለምሳሌ አንድ ሰው መጽሐፍ ሲጀምር የግድ ተንገዛግዞ ይጽፋል ማለት ነው። እየቆየ ሲሄድ ግን በጥሩ ልምድ መጻፍ ይችላል ወይም ፐርፌክቱን ይጽፋል ማለት ነው

አሳ ማለት እንግዲህ አሳ ያው የተፈጥሮ እንስሳቶች ውስጥ አንዱ ነው ማለት ነው። እና ከእነዚህ ሰአቶች መካከል የሚመደብ ነው በውሃ ውስጥ የሚኖር እንዲሁም ከውሃ ከወጣ መኖር የማይችል የውሃ እንስሳት ነው ማለት ነው። ያው እንስሳቶች በዛፍ ላይ የሚኖሩ አሉ በውሃ ላይ እንደውም በየብስ ላይ የሚኖሩ አሉ ማለት ነው ከእነዚህ መካከል አንዱ እንግዲህ በውሃ ውስጥ የሚኖረው ተወዳጁ አሳ ነው ማለት ነው አሳ እንግዲህ ለሰው ልጆች ለምግብነት ያገለግላል ማለት ነው። የሰው ልጆች ለምግብነት ይጠቀሙታል አሳን በተለያየ መንገድ ለምግብነት ያውሉታል ማለት ነው። መረብ መጣል እና ጣሳውን በማጥመድ እንደዛ አድርገው ይበሉታል ማለት ነው ለምግብነት ያውሉታል እጅግ ጣፋጭ ምግብና እንደውም ለጤና ብዙ ጥቅሞችን የሚሰጥ ጠንካራ የሚያደርግ ነው ማለት ነው። በተለይ ሞራው ከተገኘ እሱ ለጤና እጅግ ብዙ ጠቀሜታ ያለው ነው ማለት ነው። ያው ብዙ ሰዎች እንደዛ ይላሉ እና ለሰው ልጆች እጅግ ጠቃሚ እና እንዲሁም አስፈላጊ የሆነ እንስሳ ነው ማለት። ኦሜጋ ነው ማለት ነው ይሄ አሳ የሚባለው በተለይ የተለያዩ ሀገራት እንግዲህ ከፍተኛ የሆነ ያሳ ሀብት አላቸው ማለት ነው። በተለይ ወንዞች እና እንዲሁም ሀይቆች ንጹህ የሆኑ አይቆጨዋልማ ያልሆኑ ማለት ነው። እነዚህ አይቆጭ ካሉ በእነዚህ ቦታዎች እንግዲህ ብዙ ያሳ ዘርያዎችን ማግኘት ይችላል እንዲሁም ብዙ አይነት አሳዎችን ማግኘት ይቻላል ማለት ነው። ያው በእርግጥ አሳ ሲባል ከትልቅ እስከ ትንሽ ብዙ አይነት ዝርያ እንዳላቸው ሳይንስ ያስረዳል ይተነትናል ማለት ነው። የተለያዩ ዘር ያላቸው ማለት ነው እና ከእነዚህ ዘርያዎች እንግዲህ የሰው ልጅ በመረብ በማጥመድ እና እነዚህና ሰዎች ከውሃ ውስጥ በማውጣት የምግብነቱን ወይም የምግብ ፍጀታውን ያሟላል ማለት ነው። እጅግ ጠቃሚ የሆኑ ብዙ ዘርፈን ብዙ ጥቅም ያላቸው ናቸው ማለት ነው። እነዚህ አሳዎች በተለያየ ጊዜያት እንግዲህ ሰዎች ልጠቀሟቸው ይችላሉ ማለት ነው። ያው አንዳንዶች ደግሞ የገቢ ምንጭም ሊያደርጓቸው ይችላሉ ማለት ነው። እነሱን ወደ ገበያ በማቅረብ እንዲሁም ለጉብኝት በሚመጡ ሰዎች እንግዲህ ያ ሀይቅ ወይም ጎብጎኝ ሊሆን ይችላል ወይም ወንዙ ማለት ነው። ወደዛ አካባቢ ብዙ ጎብኝዎች ሊሄዱ ይችላሉ እና ያንን በተለያየ ጊዜ እዛ አካባቢ ሰዎች ሊገኙ ይችላሉ ማለት ነው። በዛን ጊዜ እንግዲህ ከዚህ ከሀይቅ ውስጥ አሳዎችን በማውጣት በዛ የሚገኙ ማህበረሰቦች ወይም በዛ አካባቢ ያሉ ነዋሪዎች ለገበያዬ ለነዚህ ጎበኞች የተለያዩ አይነት ሰዎችን በማቅረብ ያኔ የገቢ ምንጭ ከፍተኛ የሆነ የገቢ ምንጭ ማግኘት ይችላሉ ማለት ነው። ኑሯቸውን በዚህ መልኩ ሊደጉም ወይም መደገፍ ይችላሉ ማለት ነው። ስለዚህ አሳ የምንለው ነገር ለአንዲት ሀገር ኢኮኖሚ ከፍተኛ የሆነ ጠቀሜታ አለው ማለት ነው። እጅግ ብዙ የሆነ ገቢን ሊያስገኝ ይችላል ማለት ነው። ከመግብነት እንዲሁም ለንግዴ በማገልገሉ ማለት ነው። እንዲሁም ወደ ውጭ ሊላክ ይችላል ማለት ነው። በርካታ ያሳብት ካለን ወይም በርካታ ያሳብት ያላት ሀገር ወደ ውጭም በመላክ የውጭ ምንዛሬን ማገኘት ትችላለች ማለት ነው። ወይንም ከሀገር ውስጥ ፍጆታ የውጭ ገበያዬንም ማማከል ትችላለች ማለት ነው። ስለዚህ ሰዎች አርቲፊሻል ሀይቅን በመጠቀም እንዲሁም የተፈጥሮ ሀይቆችንም በመጠበቅ የአሳ ዘርያዎችን እንዳይጠፉ በማድረግ እና ትክክለኛውን የሆነ የአሳ መረብ ወይም የአሳ ወጥመድ በማጥመድ ሰዎች ዝርያቸው እንዳይጠፉ እንዲሁም የመጥፋት አደጋ እንዲያጋጥማቸውና እነሱን በማናጣበት መልኩ ወይም እነሱን በማይጎዳ ያሳ ዝሮያጀዋችን እንዲሁም አሳዎቹ እንዳይጠፉ በማድረግ ጥንቃቄ በተሞላበት መልኩ ወጥመድ በማድረግ ወይም በማጥመድ የተለያዩ ጥቅሞችን ማገኘት ይቻላል ማለት ነው። እና አሳ ማለት እንግዲህ በውሃ ውስጥ የሚኖር የዱር እንስሳት ሰዎች በሰው ሰራሽ ውሃ ሀይቆችም እንዲሁም በተፈጥሮ ወንዞች በተፈጥሮ ሀይቆችም ሊያገኙት የሚችሉት ቀ ለሰው ልጆች እጅግ ጣፋጭ የሆነ ምግብ ወይም ጣፋጭ የሆነ ምግብን የሚሰጥ የተፈጥሮ እንስሳ ነው ማለት ነው። ው

ድንች ድንች የምንለው እንግዲህ አትክልትና ፍራፍሬ ከሚባሉት ፍራፍሬ ከሚባሉት እጽዋቶች ውስጥ ወይንም ከሚባሉት ውስጥ ነው ከእነዚህ ውስጥ ይመደባል ማለት ነው። ይሄ ድንች የሚባለው እያንዳንዱ ሰው ማንኛውም ሰው በጓሮ ሊያለማው የሚችል አይነት ፍራፍሬ ነው ማለት ነው። ስለዚህ ድንች ይኸው ድንች የሚበላው ስሩ ነው ስሩ ለምግብነት ያገለግላል። ያው እንግዲህ ድንች ለማልማት ከሰባት ከአምስት ወር እስከ ሰባት ወር ሊወስድ ይችላል ማለት ነው። አንድ ድንች ከተተከለ በኋላ ምርት እስከሚሰጥ ድረስ በዚህ ጊዜ ከአምስት እስከ ሰባት ወር ሊወስድ ይችላል ማለት ነው። እና እጅግ ጥሩ ምርት የሚሰጥ የፍራፍሬ አይነት ነው ማለት ነው። ለገበሬዎች በጣም ከፍተኛ ምርት ሊገኝበት የሚችሉ ተገቢውን እንክብካቤና በተጠናና በሳይንሳዊ ዘዴ ካከናወኑት ይህንን የድንች ልማት ወይንም ይሄን የድንች ስራ እጅግ አዋጭና ከፍተኛ የሆነ ምርት ሊገኝበት የሚችል አይነት ነው ማለት ነው። ምክንያቱም በጣም ያፈራል ፍሬ በጣም መስጠት ይችላል ማለት ነው። በተገቢው ተተተከለ ተገቢውን እንክብካቤ የተገቢውን አፈር ካገኘ ፍሬ የማይሰጥበት ምንም ምክንያት የለም ማለት ነው። በደንብ ፍሬ ሊሰጥ ይችላል ማለት ነው። እና ከትንሽ ቦታ ወይም ከትንሽ ማሳ ብዙ ኡንታንም ማግኘት ይቻላል ማለት ነው። እና እንዲሁም ያው ይሄ እንግዲህ ለሰው ልጆች ለተለያዩ ነገሮች ይጠቀሙታል ማለት ነው። የመጀመሪያው ለምግብነት ነው ሊጠቀሙት የሚችሉ የሰው ልጆች ይህንን የምግብ ፍጆታቸውን ገበሬዎችም ሊሆን ይችላል ማንኛውም ሰው ጓሮ በመትከል ለምግብነት ሊጠቀመው ይችላል ማለት ነው። ቀጥታ ያው ከጓሮ ወስዶ በመስራት ከተለያዩ ነገሮች ጋራ በመስራት ማዕዱ ላይ ማድረግ ይችላል ማለት ነው። ወይም ማዕዱን በድንች ማበልጸግ ይቻላል ማለት ነው። እንዲሁም የስኳር ድንች የሚባለው አለ እሱ ያው ስኳር ለማምረት ወይም ለስኳር ፋብሪካዎች ሊጠቀሙት ይችላሉ ማለት ነው። ለእሱ ግብአት ይሆናል ይጠቀሙታል ማለት ነው። ስለዚህ ገበሬዎች ያው ቤታቸው ለራሳቸው የምግብ ፍጆታ በመጠቀምም እንዲሁም ደግሞ ማለት ነው ለገበያ በማቅረብ ከፍተኛ የሆነ ገቢን ማግኘት ይችላሉ ማለት ነው። እና ይህ ድንች የሚባሉ አብዛኛው ወይና ደጋፍ የሚባሉ አካባቢዎች የሚበቅል የፍራፍሬ አይነት ነው ስሩ ላይ ነው የሚያፈራው ከመሬት ውስጥ ማለት ነው። እና እጅግ ቀላል ነው ለማምረትም ሆነ ለመትከል ማንኛውንም ነገር ለማድረግ የተለየ ነገር የሚጠይቀው የለም ማለት ነው። እና በቀላሉ ማምረት ይቻላል ማለት ነው። ስለዚህ ድንች ማለት ከፍራፍሬዎች ውስጥ አንዱ ነው እና በተለያዩ ምግቦች እንደ እርጥብ አይነት እንዲሁም ወጥ ለመስራትም ይሆናል እና ሾርባም ሊሰራ ይችላል ማለት ነው። የተወሰነ ሂደትን ከሄደ በኋላ እና ስለዚህ በእነዚህ መንገዶች እንደዚህ አይነት ምግብ ልንጠቀመው የምንችል የአትክልትና ፍራፍሬ አይነት ነው ማለት ነው።

ግብር ማለት እንግዲህ ለአንድ አገልግሎት የሚከፈል ክፍያ ወይንም የአንዲት ሀገር አባል የአንዲት ሀገር ዜጋ በመሆን የሚጣል ግዴታ ነው ማለት ነው። ለምሳሌ አንድ ሰው የዛች ሀገር ዜጋ ከሆነና በዛች ሀገር ወይንም የስራ ፈቃድ ካለው የመኖር ፈቃድ ካለው ለዛ ለሚሰራው ስራ ያቺ ሀገር የምታሟላት የምታሟላለት መሰረተ መሰረተ ልማት አለ። እንዲሁም ደግሞ የተለያዩ የደህንነት አገልግሎቶች አለ ማለት ነው። ያቺ ሀገር እንግዲህ ለዛ ለፖሊስ ለተለያዩ ለመከላከያ ለተለያዩ ጸጥታ ሀይሎች የምታወጣው ወጪ አለ። ማለት ያች ሀገር እንዲሁም ለተለያዩ ለትምህርት ቤት ሊሆን ይችላል። ለመንገዶች እንዲሁም ለሆስፒታሎች ያንን ትገነባለሽ ማለት ነው። ይቺ ሀገር እንግዲህ ስለዚህ እነዛ ዜጎች በዛ ሀገር ሰርተው ባፈሩት ንብረት ባገኙት ንብረት ላይ ይከፍላሉ ማለት ነው። ወይንም እዛ ሀገር ሰራተኛ ከሆኑ ለመንግስት ግብር ይከፍላሉ ማለት ነው። ይህ ግብር እንግዲህ ለተለያዩ አላማዎች ይውላል በዋናነት ያው ለልማት አላማዎች ነው የሚውለው እንደውም ለተለያዩ ድጎማዎች። እና ለመንግስት ገቢ ይሆናል ማለት ነው። ስለዚህ መንግስት ደግሞ በዚህ በግብር የተለያዩ ነገሮችን ያደርጋል ማለት ነው። ለተለያዩ ነገሮች ወጪ ያደርጋል ማለት ነው። እና ግብር የምንለው በአንድ ሀገር የሚኖሩ ዜጎች የሚከፍሉት የገንዘብ አይነት ነው ማለት ነው። ለመንግስት የሚከፍሉት ነው ማለት ነው። የሚከፍሉት ግዴታ የሆነ የገንዘብ መጠን ነው ማለት ነው። ፐርሰንት ይኖረዋል የሚከፈልበት የሆነ የራሱ ፐርሰንት ስለዚህ እንደዚህ ዜጎች ለዛ መንግስት በምትጠየ የምትጠይ ቅባቸውን ወይም መንግስት የምትሚጥልባቸዉን ግብር ይከፍላሉ ማለት ነው። መንግስትም እንግዲህ የተለያዩ መሰረተ ልማቶችን ያስፋፋል ማለት ነው። ከእነዚህም መካከል በዋናነት የሚጠቀሱት ትምህርት ቤቶች ሆስፒታሎች እና እንደውም ደግሞ መንገድ የተለያዩ መንገዶች ማለት ነው። ኤርፖርቶች እና መሰረተ ዩኒቨርሲቲዎችን ሊገነባ ይችላል። ብዙ አይነት የመሰረተ ልማቶች እንግዲህ የሚገነቡት ከህዝቦች በሚሰበሰብ ግብር ወይንም ከሚጣል ግብር ነው ማለት ነው። እንግዲህ የትኛውም ዜጋ የትኛውም በዛች ሀገር ነዋሪ የሆነ ዜጋ እና በዛች ሀገር እየኖረ ንብረት ያፈራ ወይንም ተቀጥሮ የሚሰራ በመንግስትም በግልም መስሪያ ቤት ህጋዊ በሆነ መንገድ ተቀጥሮ የሚሰራ ሰው ለመንግስት ግዴታ ግብር የመክፈል ግዴታ አለበት ማለት ነው። ለመንገ የመንግስትን ማገዝ መደጎም ለሀገሩ የሚጠበቅበትን ነገር የመዋጣት ግዴታ አለበት ማለት ነው። እና ይህ ዉዴታም ሳይሆን ግዴታ የሆነ ነገር ነው ማለት ነው። ለዜጎች ዜጎች ለሀገራቸው የሚከፍሉት የሆነ ግዴታ የሆነ ገንዘብ ነው ማለት ነው። ይህ ግብር የምንለው ነጋዴዎች ለምሳሌ በሆነ ፐርሰንት ይከፍላሉ። ንግዳቸው ምን ያክል ነው ከፍተኛ ነው ዝቅተኛ የሚለውን እንደ ንግዳቸው መጠን እና እንደሚነግዱት እንደ አቅማቸው ማለት ነው። ከፍተኛ ንግድ ያለው ከፍተኛ ይከፍላል ከፍሏል ማለት ነው። ተመሳሳይ የሆነ ፐርሰንት ገቢ ይነስም ይብዛም ይሆናል እኩል የሆነ የሚያስከፍሉ አሉ አንዳንድ ሀገሮች ደግሞ ገቢ በጨመረ ቁጥር ግብርም ይጨምራል። ይህ ማለት እንግዲህ እኩልነት ለማምጣት ነው በዜጎች መካከል እኩል ያልሆነ እንዳይኖር ማለት ነው። እኩል ያልሆነ ገቢ እንዳይኖር ገቢን ለማመጣጠን ወይንም እኩልነትን ለማምጣት በዜጎች መካከል የሚደረግ የገቢ አይነት ወይም የግብር አይነት የግብር ስትራቴጂ ነው ማለት ነው። አንዳንድ ሀገሮች ደግሞ ያው እንግዲህ ለሁሉም ተመሳሳይ ምንም ያገኝ ምንም ያገኘው ያክል ምንም ያክል ይሁን ለዛ ሲባል እኩል ነው የሚከፈል የሚያስከፍሉ ማለት ነው። እኩል ፐርሰንት እንግዲህ አንድ አንድ ሺህ ብር ከሆነ ሁሉም አንድ አንድ ሺህ ብር ይከፍላል ማለት የትኛውም ዜጋ በሚሊየን ትርፍም የሚያገኘው በቢሊየንም እንዲሁም በሺም የሚያተርፈው አንዳንድ ሺህ ብር ይከፍላል ማለት ነው። አንዳንዶቹ ደግሞ ዝቅተኛ ገቢ ያለው ከፍተኛ ገቢ ግብር ይከፍላል የሚሉ ሀገሮች አሉ። ወይም የዛ አይነት ግብር አለ ማለት ነው። እንግዲህ በትክክል ምድር ላይ ወርዶ ይሰራበታል። የሚለውን አንድ ጎይ በሆነ መስሪያ ቤት ተቀጥረው የሚሰሩ ዜጎች ሊሆኑ ይችላሉ ማለት ነው። እነዚህ ዜጎች ለሀገራቸው ወጪ የማውጣት ግዴታ አለባቸው ሀገራቸውን የመደገፍ ሀገራቸውን የማልማት ግዴታ አለባቸው ማለት ነው። እና ስለዚህ መንግስት ከየትም ሊያመጣው አይችልም ከእነሱ ነው ማለት ነው። ከእነዚህ ባለሀብቶች ወይም ከነዚህ ነጋዴዎች ከነዚህ ሰራተኞች ነው ማለት ነው። እንግዲህ መንግስት ሊሰበስብ የሚችለው ግብርን ወይንም ሊያመጣ የሚችለው ከእነሱ ነው ማለት ነው። ሌላ ከየትም ሊያመጣው ከየትም ሊፈጥረው አይችልም ማለት ነው። ስለዚህ ለሀገራቸው አስተዋጽኦ ለማበርከት ለሀገራቸው እድገት ለሀገራቸው ልማትና ለሀገራቸው ብልጽግና ዜጎች የሚከፍሉት የገንዘብ መጠን ግብር ይባላል።

በሳምንት ውስጥ ካሉ ቀናት ዝርዝሮች ስም ውስጥ አንደኛው ነው ሀሙስየሚባለው ማለት ነው በእነዚህ ቀኖች እንግዲህ በቀን አራተኛው ቀን ነው ማለት ነው። ከሳምንት ውስጥ አራተኛው ቀን ላይ ይገኛል። በሮብ እና በአርብ መካከል የሚገኝ ቀን ነው ማለት ነው ሀሙስ የምንለው። እንግዲህ ሀሙስ የሚለውን ቃል ለተለያዩ ነገሮች ልንጠቀመው እንችላለን ወይም በተለያዩ አገባባይ ልንጠቀመው እንችላለን ማለት ነው። ለምሳሌ አንድ ሰው ሀሙስ እመጣለሁ ሊል ይችላል። ወይንም ሀሙስ እሄዳለሁ ሊል ይችላል። ማለት ነው እና እንደውም በተጨማሪ ሀሙስ ፈተና አለኝ ሊል ይችላል ማለት ነው አንድ ሰው ወይንም ሀሙስ ስብሰባ አለኝ ሀሙስ ወይንም ሰርግ አለኝ። እና እንደነዚህ አይነት ነገሮች የተለያዩ ነገሮችን መጠቀም ያስችለናል። ማለት ነው ይሄ ሀሙስ የሚባለው ግን በሱ አይነት የተለያዩ ነገሮች እንጠቀመዋለን ማለት ነው። ሀሙስ የሚለውን እና ያው እንግዲህ በሳምንት እንደምታውቀው ሰባት ቀናቶች አሉ ከእነዚህ ከሰባት ቀናት ውስጥ አንደኛው ሀሙስ የሚባለው ቀን ነው ማለት ነው። የራሱ የሆነ ስያሜ ነው ማለት ነው። የሀሙስ የሚባለው ቀን እና ሀሙስ ማለት ያው እንደዚህ አይነት መልኩ ይገለጻል። በብዙ አይነት በሌላ መገለጫ ሊኖሩ ይችላል። ለምሳሌ ሀሙስ የሚባለው ቀን አሁን በየትኛውም ሀገር በየትኛውም ቦታ የህዝብ በዓላት ወይንም እንደ አመታዊ በዓላት ካልሆኑ በስተቀር የስራ ቀን ነው። በሱ እረፍት የለም። በአብዛኛው ያው በተለመደው የስራ ሁኔታ ማለት ነው። ወይም በተለመደው ሁኔታ ሀሙስ የስራ ቀን ነው። ግን አንድ ቀን ወደፊት አለ አርብ ከአርብ በኋላ የእረፍት ቀን የሚሆንበት ማለት ነው። እንግዲህ ወደ መባቻ ነው ማለት ነው። ይህ ወደ እረፍቱ ቀን ይበልጥ የቀረበ ነው። ወደ ሳምንቱ መጨረሻ ቀን የቀረበ ነው ማለት ነው። ይሄ ሀሙስ የሚባለው እና እንግዲህ ሀሙስ እለት ነበር። ለምሳሌ የዛሬ ሳምንት ማን ነበር ቢል አንድ ሰው ሀሙስ ነበር ይባል ይችላል። ወይም ዛሬ ቀኑ ማነው ቢል እንዲሁም ሀሙስ የሚል ምላሽ ሊያገኝ ይችላል። ወይንም ነገ ማነው ወይም ትላንት ቀኑ ማን ነበር? ወይንም ነገ ቀኑ ነገ ማነው? ካለ ያው እንግዲህ ዛሬ ሮብ ላይ ሆኖ ነው። የሚጠይቀው ማለት ነው ነገ ሀሙስ ይሆናል። ወይንም አርብ ላይ ሆኖ ከጠየቀ አንድ ሰው እንግዲህ ትናንት ምን ነበር ወይንም ማን ነበር ቢል ሀሙስ የሚል ምላሽ ሊያገኝ ይችላል ማለት ነው እና እንደየት ጠያቂው። በእንደዚህ አይነት መልኩ ሊገለጽ ይችላል። አንድ ሰው ሀሙስ ከሀገር እወጣለሁ ሊል ይችላል ወይንም ሀሙስ በረራ አለኝ ሀሙስ ፕሮግራም አለኝ ሀሙስ ትኬት አለኝ ሊል ይችላል። እና ብዙ ነገሮችን ሊል ይችላል ማለት ነው። ወይም ማለት እንችላለን ማለት ነው በዚህ ሀሙስ በሚባለው ቀን ማለት ነው። ነገ ክላስ አለኝ ሊል ይችላል። እንደውም ነገ ህክምና ክትትል አለኝ ልትል ትችላለች አንድ እናት። ወይንም በሚባለው ቀን ማለት ነው ሀሙስ ልዴቴ ነው ሊል ይችላል አንድ ሰው። ወይንም ሀሙስ ነው የማገባው፤ ሀሙስ ሰርግ አለኝ፤ ወይንም ሀሙስ የሰርግ ፕሮግራም አለኝ፤ የሰርግ ስነ ስርዓት አለኝ ሊል ይችላል ማለት ነው። ሀሙስ ስብሰባ አለኝ ሊል ይችላል። አንድ ሰው እንዲሁም ሀሙስ ኮንቲነሩ ሊገባ ይችላል። ይሄ ይሆናል ማለት ነው አንድ ነጋዴ እንዲሁም ሀሙስ በረራ አለኝ ወይንም ሀሙስ ስራ አለኝ ሀሙስ ዘመድ እጠይቃለሁ፤ ቤተሰቦችን የማገኘው ሰው አለ ሊል ይችላል እና በተለያዩ መንገዶች ሊገለጽ ይችላል ማለት ነው። ይህ የሀሙስ እና ሀሙስ የሚባለው እንግዲህ በሳምንት ውስጥ ካሉት አንደኛው ቀን እና የስራ ቀን ነው ማለት ነው በሮብ እና በአርብ መካከል የሚገኘው። ውስጥ ካሉት ቀናቶች ውስጥ አንድ አንዱ ቀን ነው ማለት ነው ሀሙስ ማለት።

ማለት እንግዲህ ያው የሰው ልጆች የአካል ክፍል ነው ከአካል ክፍላችን መካከል አንዱ ነው ማለት ነው የመክሰስ የምንለው። እና የተለያዩ ምግቦችን ለመመገብ እንዲሁም የተለያዩ ነገሮችን ለማድረግ የምንጠቀመው አይነት ነው ማለት ነው። ስለዚህ እጅግ ጠቃሚና አስፈላጊ የሆነ የአካል ክፍል ነው ማለት ነው። እንዲሁም ንግግሮችን ለመናገር ወይም ለንግግር ይጠቅመናል ማለት ነው። ያው አፋችንን በምንከፍትበት እና በምዘገበት ጊዜ ድምፆችን እንዲፈለገን አድርገን በሚፈለገው መጠን ማውራት እንችላለን ማለት ነው። እና ህይወት ያላችሁ ነገሮች አው ህይወት ለመቆየት ሲባል አፍ ያስፈልጋችኋል ምግብ ለመመገብ እንዲሁም የሰው ልጆች ከሆኑ ለመግባባት ለመውራት እና የተለያዩ ነገሮችን ለማድረግ ለዚህ ሲባል አፍ ያስፈልጋል ማለት ነው። እንደ አጠቃላይ ያው የአፍ ማለት በአብዛኛው ህይወት ባላቸው ነገሮች ላይ ፊታቸው አካባቢ የሚገኝ እንዲሁም በውስጡ ጥርስና ምላስን እንዲሁም ሌላ የተለያዩ ነገሮችን። በዋነኝነት ምግብ ለመመገብ የሚያስችለን ወይም ምግብ እንድንመገብ የሚያስችለን ነገር ነው ማለት ነው። ወይም ምግብ ለመመገብ የምንጠቀመው የመጀመሪያው አካል ነው ማለት ነው። ስለዚህ ምግብን ለማኘክ እና እንዲፈጭ ለማድረግ ምግብን ቀለል አድርጎ ወደ ውስጥ ለመላክ የሚያገለግለን ነው ማለት ነው። ይሄ አፍ የምንለው ነገር። ስለዚህ ህይወት ያላችሁ ነገሮች ይህ ህይወት ለመቆየት እጅግ ወሳኝ እና አስፈላጊ የአካል ክፍላቸው ነው ማለት ነው። አፍ የሚባለው

ማለት መመገብ እንዲህ ማለት ነው። ያው የተለያዩ ነገሮችን ይመገባል ሰው ብዙ አይነት ነገሮችን ልንመገብ እንችላለን ማለት ነው። እንግዲህ መብላት ሲባል እሱን ስለሆነ የሚገልጸው ማለት ነው። ለምሳሌ ሰው ቁርስ እራት ምሳ ይበላል ማለት ነው። ከቁርስ ጀምሮ እራት ምሳ ይበላል ማለትም እንዲሁም የተለያዩ ነገሮችን በሆነ አጋጣሚ ሊመገብ ይችላል ማለት ነው። ማስቲካ ሊያኝክ ይችላል ማለት ነው። እና የሰው ልጅ እንግዲህ መብላት የምንለው ፍጡር ወይም ህይወት ያለው ነገር ሁሉም ይመገባል ማለት ነው። በህይወት ለመቆየት ሲባል ሁሉም ይመገባል። የሰው ልጆችም ይመገባሉ እንስሳቶችም ይመገባሉ ማለት ነው። የሚመገቡት አይነት የተለያየ ወይንም የሚመገቡት አይነት ያው የተለያየ ቢሆንም ማለት ነው እና ይሄ ምግብ የሚባለው ነገር ወይም ይህ መመገብ የሚባለው ነገር የተለያዩ ፍጡሮች ወይንም ህይወት ያላቸው ነገሮች በተለያየ ጊዜ በህይወት ለመቆየት ሲሉ የሚመገቡት የምግብ አይነት ነው ማለት ነው ሰው ለም ፓፓያ ሙዝ አቮካዶ እና ሌሎችንም እንደ ማንጎ ሊሆን ይችላል ወይንም ደግሞ እንደ ብርቱካን ካሮት ቀይ ስር ድንች ያሉ እነዚህን አትክልትና ፍራፍሬ አይነቶች ይመገባል ማለት ነው። ያው እነዛ አትክልት ፍራፍሬዎች በአብዛኛው ቀጥታ መመገብ የምንችላቸው አሉ። ሌላ ምንም ሂደትን ሳይሄዱ ሌላ ማቀነባበሪያ ምንም ሳይጨመርባቸው ማለት ነው እነሱን ሊመገብ ይችላል የሰው ልጅ እንዲሁም በተጨማሪ ከጥራጥሬ አይነቶች እነሱን ደግሞ በመፍጨት እንዲሁም በመቀቀል ወይንም በመቁላት ሊሆን ይችላል ለምግብነት ያውላል ማለት ነው። የሰው ልጅ እነሱን ይበላል ማለት ነው። እንዲሁም እንስሳትን የተለያዩ ስጋዎችን ያው የሚባሉ የእንስሳት አይነት አሉ። ታርደው ማለት ነው በስነ ስርዓቱ እነሱንም ሊመገብ ይችላል ማለት ነው የሰው ልጅ። እንስሳቶችም እንግዲህ ያው በሁለት ይከፈላሉ ሳር በልና ስጋ በል ተበለው ወይንም ሁሉንም የሚበሉ ተብለው ማለት ነው እና እንግዲህ ሳር የሚበሉትም የተለያዩ እንስሳቶችም ሳራቸውን ይበላሉ ለምግብነት በህይወት ለመቆየት ስጋም የሚበሉት እንግዲህ እነዚህን ሳር በሎችን በማደን እነሱን እያደኑ ምግባቸውን ያዘጋጃሉ ለምግብነት ያውላሉ ማለት ነው። እና መብላት ማለት መመገብ ወደ ውስጥ አንድ ነገር አኝኮ ማስገባት የሚለውን ነገር ይዝልናል እንዲህት እንዲህ የተጠቀሰው እስካሁን በዚህ አይነት መልኩ ይገለጻል ማለት ነው።

አያት ማለት እንግዲህ የአባት እናት ወይንም የአባት አባት ወይንም እንግዲህ የእናት እናት ወይም የእናት አባት ሊሆን ይችላል ማለት ነው። እና በእነዚህ አይነት ያለን የዘር ሀረግን ወይም የዘር ግንዴ የሚገልጽ ቃላት ነው ማለት ነው። ይሄ አያት የምንለው በእናት በኩል ወይም በአባት በኩል ሊሆን ይችላል ማለት ነው። እና የዝምድናን ቅርበት ወይም የዝምድናን ሁኔታ እንደውም የዘር ሀረግን ሊገልጽልን የሚችል ነው ማለት ነው። ይህ አያት የሚለው ቃል ማለት ነው። እንግዲህ አንድ ሰው በተለመደው መንገድ አራት አያቶች ይኖሩታን ማለት ነው የእናቱ እናት የእናቱ አባት እንዲሁም የአባቱ አባትና የአባቱ እናት ማለት ነው። ያው እንግዲህ እነዚህ በህይወት ካሉት አንድ ሰው አራት አያቶች አሉኝ ሊል ይችላል ማለት ነው። ሁሎችንም በህይወት ካሉ ያው በእርግጥ ሁሉም ይኖረዋል አብዛኛው ያው በተፈጥሮ እንደሚታወቀው አብዛኛው ሰው አራት አያቶች አሉት ማለት ነው። ነገር ግን ዋናው ቁም ነገሩ ያው በህይወት መቆየታቸው ነውና በህይወት ካሉ እነዚህ ሊል ይችላል ማለት ነው። እንግዲህ ያው ከእነዚህ ከአራቱ ውስጥ የትኞቹን በህይወት እንደሚያገኛቸው ልጁ እሱ ከተወለደ በኋላ ወይም ሲወለድ ስንቶቹ በህይወት እንዳሉ? ያው እንግዲህ እሱ የልጁ ወይንም የዛ ሰውዬ እድል ሊሆን ይችላል ማለት ነው። ያው እንዴት እድሉ እንግዲህ ሁለት ሊያገኝ ይችላል ለአንድ ሶስት ወይንም አራቱንም ሊያገኛቸው ይችላል በህይወት ካልሆነም ደግሞ ከአራቱም ምንም ላያገኝ አንዱንም ይችላል ማለት ነው። እና እንደጠቃላይ አያት ማለት የዘር ሀረግን ወይንም የዝምድና ሀረግን የምንቆጥርበት በእናትና በአባት በኩል የሚመጣ ዝምድና ሀረግ ማለት ነው

እንግዲህ ንጥረ ነገር ነው ለምግብነት የምንጠቀመው። ሰዎች ለምግብነት የሚጠቀሙትን ንጥረ ነገር ነው ማለት ነው። ያው በአብዛኛው ምግቦች ላይ ጨውንን እንጠቀማለን ማለት ነው። ምግቦችን ለማጣፈጥ እንዲሁም ምግቦችን ጥሩ ጣዕም እንዲኖራቸው ማለት ነው። እንደሚታወቀው በብዙ ነገሮች ላይ ልንጨምረው የምንችለው ንጥለ ነገር ነው ማለት ነው። እንዲሁም፣ ለሌላ ለተለያዩ ነገሮች ያገለግለል ማለት ነው፣ ይሄ ጮህ የሚባለው ነገር። የተለያዩ ጥቅሞች ይኖሩታል ማለት ነው። ስለዚህ በአብዛኛው ለምግብነት፣ ለምግብ ማጣፈጫ፣ ወይንም ጥሩ ጣዕም እንዲኖረው ምግቡ ተጨማሪ ግብአት ነው ማለት ነው ለተለያዩ ምግቦች። ልወጥ ሊሆን ይችላል እንዲሁም ለተለያዩ ዳቦዎች ሊሆን ይችላል እና ሰዎች የተለያዩ፣ ለሻይ፣ ለቡና ሊሆን ይችላል እና እንደዛ አይነት ነገሮች ምግቦች ሲሰራ ሰዎች አብረው ጨምረው ሊሰሩት የሚችሉት የምግብ ግብአት ነው ማለት ነው ይሄ ጨው የሚባለው ነገር ማለት ነው። እና እሱ ጠቃሚ ንጥረ ነገር ወይንም እንግዲህ ንጥረ ነገር ከሚባሉት ውስጥ ጨው የሚባለው። እና ለተለያዩ ነገሮች፣ ለመድሃኒት እንዲሁም፣ ለተለያዩ ላብራቶሪዎች ልንጠቀመው እንችላለን ማለት ነው። ለፋብሪካዎች፣ በፋብሪካ በሚመረቱ ምግቦችም እንግዲህ ለታሸጉም ምግቦችም ኖርማሊ ወይም ደግሞ በተለመደው በታችንም ለምናዘጋጃቸው ምግቦች አውለን ልንጠቀም እንችላለን ማለት ነው።

ፊት የሚባለው እንግዲህ በተለያየ መልኩ ሊገለጽ ይችላል ማለት ነው። አንድ ሰው እንግዲህ ፊቱ ያው ከአንገቱ በላይ ያለው አካሉና ከፊት ሲታይ ጆሮው፣ አፍንጫው፣ አይኑ፣ ግንባሩ እንዲሁም አፉን ጨምሮ ያለው የሚታየው ነገር ፊት ተብሎ ይገለጻል ማለት ነው። እና ይህ አጠቃላይ ከአንገት በላይ ከፊት ለፊት የምናየው ቀጥታ ወደ እኛ ዞሮ ሰውየው ከፊት ለፊት የምናየው አካሉ ፊት በመባል ይታወቃል ማለት ነው። ያው እንግዲህ ከጆሮ እስከ ጆሮ ያለው፣ እንዲሁም ከላይ ከጭንቅላቱ ፀጉር እስካገጩ ድረስ ያለው ይሄ በዚህ መካከል ያለው እንግዲህ ፊት ተብሎ ይጠቃለላል ወይም ፊት በሚባለው ውስጥ ይገባል ማለት ነው። እና እንዲሁም የእንስሳትም በዚህ አይነት መልኩ ሊገለጽ ይችላል ማለት ነው፤ ከፊት ለፊት ያለው የእነሱም በእንደዚህ ሊገለጽ ይችላል ማለት ነው፤ እና ፊት የሚለው፣ ከሰው ልጅ አካል ወይም ከተለያዩ ፍጡራን አካል በእንደዚህ አይነት መልኩ ይገለጻል። ከዚህም በተጨማሪ ደግሞ ፊት የሚለው፣ የመጀመሪያ ማለት ነው ወይም መጀመሪያ የሚለውን ነገር ሊገልጽልን ይችላል ማለት ነው። ከአንድ ነገር ከመከሰቱ ወይም ከመሆኑ በፊት፣ ቀድሞ የሆነ ከአንድ ነገር ቀድሞ የነበረና የተከሰተ ነገር በፊት ይባላል ማለት ነው። ያው እንግዲህ ከዛሬ በፊት የዛሬ አመት ነበር ማለት ነው፤ ከዛሬ በፊት ትናንት ነበር፤ ከትናንት በፊት ከትናንት ወዲያ ነበር ማለት ነው፤ እና ወይንም ዛሬ ከተከሰተው ድርጊት በፊት ትናንት የተከሰተ ነበር ማለት ነው። ከዛሬ ከእኛ ከዚህ ጄኔሬሽን ወይም ከዚህ ትውልድ በፊት ሌላ ትውልድ፣ የቀደመ ትውልድ ነበር ማለት ነው። ያ የበፊት ትውልድ ወይም የፊቱ ትውልድ በመባል ይታወቃል ማለት ነው፤ እና ፊት ማለት ይህንንም ሊገልጽ ወይም በዚህ መልኩ ሊያዝ ይችላል ማለት ነው። እና አሁን ለምሳሌ በፊት ጠቅላይ ሚኒስተር የቀድሞ ጠቅላይ ሚኒስትር እንዲሁም የበፊት አመራሮች በመባል እና ፊት የሚለው እንደዚህ አይነት መልኩ ሊገለጽ ይችላል ማለት ነው።

ላይ ማለት ከሆነ ነገር በላይ ያለው ወይም የሆነ ነገር የተቀመጠ ነገር እንደማለት ነው። ይሄ ላይ የምንለው ከላይ ያለ ነገር ወይንም ከበላይ የሆነ ነገር ማለት ነው። ወይንም ከአንድ ነገር በላይ የሆነ እንዲሁም ከላይ በኩል የምገኝ ከፍ ብሎ የሚገኝ እንዴ ማለት ነው። ከፍ ቦታ ላይ ያለ ሊሆን ይችላል። እና ከፍ ያለ ነገር ወይንም ከፍ ብሎ የሚገኝ ወይንም ከሆነ ነገር የሚበልጥ በስልጣን ሊሆን ይችላል። በገንዘብ በደረጃ በቦታ ሊሆን ይችላል በተለያዩ ነገሮች ከአንዱ ነገር በላይ የተቀመጠ ማለት ነው። እና ላይ የሚለው ቃል ያንን ነው የሚያመላክተው ደረጃን ክብርን የትምህርት ደረጃ ሊሆን ይችላል የገንዘብ ደረጃ ሊሆን ይችላል። እንዲሁም ያው በተለያዩ ነገሮች ሊገለጽ ሽላማት ነው ከአንድ ነገር ከአንድ ነገር መብለጥን እንዲገልጻል ማለት ነው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

የመስመር ላይ ግዥ ብዙ እጠቀማለሁ በጣም ምቹ ነው ከቤት መውጣት አያስፈልግም። ብዙ አማራጮች አሉ የተለያዩ ድረገጾችን እመለከታለሁ ዋጋቸውን አነጻጽራለሁ። የደንበኛ ግምገማዎችን አነባለሁ ፎቶዎችን እና መግለጫዎች ይረዳሉ ወደ ጋላሪ እጨምራለሁ የክፍያ መረጃ እገባለሁ ትእዛዝ በጥቂት ቀናት ይደርሳል ማጠቢያ እንኳን አልፈልግም። ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም መመለስ ያስፈልጋል በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል የሚል ጽሁፍ ነው። ያው የመስመር ላይ ግዥ ብዙ እጠቀማለሁ ማለት መስመር ላይ እቃዎችን ማዘዝ ሊሆን ይችላል ማለት ነው። በስልክ ሊሆን ይችላል በላፕቶፕ እንዲሁም በተለያዩ ኮምፒውተሮች እንግዲህ ኤሌክትሮኒክስ ዲቫይሶችን በመጠቀም በእነሱ መስመር ላይ እቃዎችን መግዛት ወይንም በአካል መሄድ ሳያስፈልግ ቁጭ ብሎ እቃዎችን ማዘዝ ማለት ነው። እንግዲህ ይሄ መስበር ላይክ ይዤ ማለት በጣም ምቹ ነው። ያው ምቹ የሚሆንበት እንግዲህ ወረፋም መጠበቅ አያስፈልግም። ሲስተሙ በራሱ ስለሚሰራ የሚፈልጉትን እቃ አዝዞ ብቻ ኦርደር ማድረግ ነው መርጦ ማዘዝ ነው። ስለዚህ ያ ስለሆነ ይሄ በጣም ምቹ ያደርገዋል። መንቀሳቀስ አያስፈልግም የትራንስፖርት ወጭ እንዲሁም ሌላ ወጪ አያስፈልግም ማለት ነው። ስለዚህ እነዚህ ነገሮች ምቹ ያደርጉታል ማለት ነው። ከቤት መውጣት አያስፈልግም ያው ከቤት መውጣት የማያስፈልገው እንግዲህ መስመር ላይ ስለሆነ ነው ማለት ነው። ብዙ አማራጮች አሉ ያው እንግዲህ የተለያዩ አማራጮች ይኖራሉ ሰፊ ከመሆኑ አንፃር ገበያው ስለዚህ እኛ ቁጭ ብለን ሁሉም ቦታ ያሉትን ማረጋገጥ እንችላለን ማለት ነው። ለምሳሌ በአካል መሄድ ካለብን ወይንም እኛ መገኘት ካለብን እዛ ገበያው ቦታ ወይም የሚሸጥበት ቦታ የተለያዩ ሱቆችን መዞር ያስፈልገናል ማለት ነው ይሄ ደግሞ እንግዲህ ብዙ ሰዓት ሊወስድብን ይችላል ማለት ነው። መስመር ላይ ከሆነ ግን ያው በብዙ አማራጮች አንድ ቦታ ቁጭ ብሎ ወይም ቤት ውስጥ ሆኖ ማየት ይቻላል። ማለትም የተለያዩ ድረ ገጾችን እመለከታለሁ ያው እቃዎችን ለማማረጥ ዋጋቸውን የትኛው ይሻላል እንዲሁም ጥራታቸውን የቱ ይሻላል የትኛው ይሻላል የሚለውን እነሱ ለማነፃፀር የተለያዩ ድረገጾችን እንግዲህ መመልከት ያስፈልጋል ማለት ነው። ዋጋቸውን አነጻጽራለሁ ያው ቅናሽ ያለውን እና አሪፍ የሆነውን ጥራት ያለውን ነገር ለመግዛት ከዋጋው አንፃር ማነፃፀር ያስፈልጋል ማለት ነው። የዴምበኛ ግንባር ግምገማዎችን አነባለሁኝ አሁን እንግዲህ ከዚህ በፊት የገዙ ደንበኞችን አሏል ማለት ነው እነዛ ደንበኞች የምንገመግሙ እቃው እንዴት ነው ጥራቱ ወይስ ዋጋውስ እንዴት ነው? ጥቅሙ ምን ያክል ነው የሚለውን ከነዛ በፊት ገዝተው ከተጠቀሙ ደንበኞች እኛ ከመግዛታችን በፊት እነሱ ያስቀመጡትን እዛ መረጃ ይኖራል ወይም ግምገማ ይኖራል ማለት ነው ያንን ግምገማ አንብቦ ከዛ መረጃ መውሰድ ይቻላል ማለት ነው። ፎቶዎች እና መግለጫዎች ይረዳሉ ያው እንግዲህ ፎቶዎች ማለት እቃው እንዳለ ተቀርጾ ማለት ነው የተቀረጸው ፎቶ ይለጠፋል። እንዲሁም መግለጫዎቹ ደግሞ ከእሱ ስር የሚጻፉት ዝርዝሮች ናቸው ማለት ነው። ስለ እቃው ጥራት ስለ እቃው ጥንካሬ ዋጋው እንዲሁም አጠቃላይ ስለእቃው ሁኔታ ያለውን ነገር በዝርዝር ሊያስረዱ ይችላሉ ማለት ነው። እነዚህ ከታች የሚጻፉ መግለጫዋች ወደ ጋላር እጨምራለሁ ያው ፎቶውን አውርዶ ጋላሪ በመጨመር ሊያዝ ይችላል ማለት ነው። እና ጋላሪ ላይ በማድረግ ኋላ ሊያየው ይችላል ማለት ነው። የክፍያ መረጃ አነባለሁ ያው እንግዲህ በፊት ሰዎች ምን ያክል ከፍተዋል እዚህ የሚለውን ሊያነብ ይችላል አንድ ሰው የከስተመር ወይንም የደንበኞችን ግምገማዎች በማየት እንዲሁም ደግሞ እዛ ላይ የተጻፈውን ሊያነጻጽር ይችላል። ይህንን የክፍያ መረጃውን ከዛም በተጨማሪ ደግሞ ያው የተለያዩ ደረገጾችን በሚያይበት ጊዜ ያኔ የክፍያ መረጃውን ሊያይ ይችላል ማለት ነው። ትእዛዝ በጥቂት ቀናት ይደርሳሉ ያው እንደ ቅርበቱ ከሀገር ውስጥ ከሆነ በቀን ወይም በተለያዩ ሰዓት ሊደርስ ይችላል ብዙ ጊዜ ሳይፈጅ ከውጭም ከሆነ በጥቂት ቀናቶች ውስጥ ሊደርስ ይችላል ማለት ነው። እንግዲህ ይሄ ክፍያው ማጠቢያ አልፈልግም ያው እንግዲህ እንደተገለጸው ነው ማለት ነው። ግን አንዳንድ ጊዜ ውጤቱ እንዴት እንደሚጠበቁ አይሆኑም ያው እንግዲህ ውጤቱ አንዳንዴ አንዳንድ ጊዜ ሊዘገይ ይችላል ማለት ነው ውጤቱ የተጠበቀ የማይሆንበት ቶሎ ላይ ደርሰን ይችላል ማለት ነው። አንዳንድ ጊዜ ደግሞ እንግዲህ በፎቶ ያየነው እና መግለጫዎች ላይ ያነበብናቸው እና እቃው ሲመጣ ተመሳሳይ ሊያወን ይችላል ማለት ነው። ትልቅ የሆነ ልዩነት ሊፈጥርብን ይችላል ያ እንግዲህ ውጤቱ እንደጠበቅነው ወይም እኛ እንዳሰብነው ላይሆን ይችላል ማለት ነው። በዚህ ምክንያት መመለስ ያስፈልጋል ያው ውጤቱ እንደተጠበቀው ካልሆነ እኛ የምንፈልገውን እቃ ካላገኘን ልንመልስ እንችላለን ማለት ነው። በአጠቃላይ ጥሩ ልምድ ነው ያው የልምድ ግን ጥሩ ነው እንደ አጠቃላይ ሲታይ አንጻራዊ ከሁሉም አንግል ስናየው ወይም አጠቃላይ ስናየው ቀላል ጥሩና አሪፍ ልምድ ነው ማለት ነው ለሰዎች ሊጠቅም የሚችል የሰዎችን ህይወት ሊያቃልል የሚችል ነው ማለት ነው። ቴክኖሎጂ ህይወትን ቀላል ያደርጋል በጣም ቀላል ያደርጋል ማለት ነው። ሰው አንድ ቦታ ቁጭ ብሎ አስር ሃያ ሱቆችን መሄድ ይችላል ማለት ነው ቤቱ ውስጥ ሆኖ ይህ ደግሞ ያቀላል ህይወትን ማለት ነው።

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው በማደጊያ ምን ምን ገና ነቀች እመለከታለሁ የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ ወዳጆችም ምን እንዳደረጉ አያለሁ መልእክቶችን እመልሳለሁ ሰዓታት ያልፋሉ ይህ ጤናማ አይደለም። ሌሎች ነገሮችን ማድረግ አለብኝ እንደማንበብ ወይም የአካል ብቃት እንቅስቃሴ። ግን ስልኬ ያስፈልገኛል። ያስገርፈኛል አስተያየቶችን ማንበብ እወዳለሁ ቪዲዮዎችን እመለከታለሁ የስክሪን ጊዜን መቀነስ አለብኝ ተጠቃሚ መሆን ይቻላል። የሚዛን ማግኘት ያስፈልጋል ስልኮች ጠቃሚ ናቸው ግን ቁጥጥር ያስፈልጋል። ስልኬን በጣም እጠቀማለሁ ሲል እንግዲህ ብዙ ሰዓት ስልኩን እንደሚጠቀም እየነገረን ነው ማለት ነው። ወይም ስልክን ብዙ ጊዜ መጠቀም ለብዙ ሰዓት ስልክ ላይ ወይም ስልክ ስክሪን ላይ በብዙ ሰዓትን ብዙ ጊዜን ማሳለፍ ማለት ነው። ሁሌ የፈተሽኩ ነው ያው ሁሌም እንግዲህ ጠዋት ሲነሳም ሲተኛም እንደውም በየትኛውም እንቅስቃሴው በየሰአቱ በየደቂቃው ስልኩን ይፈትሻል ወይንም ምን እንዳለ ያያል ማለት ነው። በማለዲያ ምን ምን ምን ገና ነቅቼ እመለከታለሁ ገና ከእንቅልፉ ሲነሳ እንግዲህ ከስልኩ ጋር እንደሚገናኝ ማለት ነው ነቅቶ ስልኩ ላይ ምን ተፈጠረ አዳር ምን ምን አለ በየሚድያው ላይ ምን ተለቋል ምን ነገር አለ የሚለውን ያያል ማለት ነው። የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ እንግዲህ የተለያዩ ማህበራዊ ሚዲያ መተግበሪያዎች ይኖራሉ ማለት ነው። እነዛን እንግዲህ እነ ዩቲዩብ ፌስቡክ ቲክቶክ እንዲሁም ቴሌግራም እና ኢንስታግራም የመሳሰሉ እነዚህን አይነት መተግበሪያዎች ያያል ማለት ነው። ይሄ ሰውዬ እንግዲህ እነሱ ላይ ምን ተበለጠፈ ሰዎች እነሱ ላይ ምን ለቀዋል ምን እያደረጉ ነው የሚለውን ያያል ማለት ነው። ወዲያዎችም እንዲያደርጉ እያየሁ ነው ያው እንግዲህ የተለያዩ ወዳጆች ይኖርታል ማለት ነው። በእነዚህ ሚዲያዎች ከእነዚህ መካከል እንግዲህ ማን ፎቶ ለጠፈ ማን ቪዲዮ ለጠፈና የተለያዩ ማን ምን አይነ ጽሁፍ ጻፈ የምን ያደረጉ እዝ ላይ ምን ሰርተዋል ማን ፕሮፋይል ቀየረ የሚለውን ሊያይ ይችላል ማለት ነው። እንግዲህ ሰውዬ ማን ምን እንዳደረገ እያየሁ ነው ሲል ማለት ነው። መልእክቶችን እመልሳለሁ እንግዲህ ደግሞ የተላኩ መልእክቶች ሊኖሩ ይችላሉ። የተለያዩ ለሱ የሚላኩ መልእክቶች እነዛን እንግዲህ እያንዳንዳቸውን ይመልሳል ማለት ነው። ሰዓታት ያልፋሉ ይህ ሁሉ ሲሆን እያንዳንዱን መተግበሪያ እየገባ ሲያይ እንደውም የእንደአንዱ ወዳጆቹ ምን እያደረጉ እንደሆነ እነዛን ሲያይ እንደውም በተጨማሪ ደግሞ መልእክቶችን ሲመልስ ብዙ ሰዓታቶች ያልፋሉ ማለት ነው። ይህ ጤናማ አይደለም ያው ይህ ብዙ ሰዓት ማሳለፉ እንደሚጎዳና ጤናማ እንዳልሆነ ወይም ብዙ ችግር ዘርፈ ብዙ ችግር እንዳለው ያሳያል ማለት ነው። ሌሎች ነገሮችን ማድረግ አለብኝ እንግዲህ አንድ ሰው ስልኩ ላይ ብቻ አይደለም ሰዓትን ማጥፋት ያለበት ሌሎች ነገሮች ላይም ሰአቱን ማጥፋት አለበት ማለት ነው። ምክንያቱም ስልኩ ላይ ብቻ ውጤታማ አይሆንም ወይም ስልኩ ላይ ብቻ ጊዜውን መግደል ወይም ጊዜውን ማባከን የለበትም ማለት ነው። እንዴ የማንበቡ ወይም የአካል ብቃት እንቅስቃሴ እንግዲህ ሌሎችን አደረጋታለሁ ሲል ከእነዚህ የተጠቀሱት አንደኛው ማንበብ ነው። እንግዲህ አንድ ሰው ማንበብ አለበት ቴክኖሎጂን ዘመን ነው። እነዚህን ማህበራዊ ሚዲያዎች እንኳን እነዚህን መተግበሪያዎች በትክክል ለመጠቀም እና በስርዓት እነሱን ለማስተዳደር እንዲህ ሰው ማንበብ ይጠበቅበታል ማለት ነው። ካላነበበ ምንም ነገር ሊያደርግ አይችልም ማለት ነው። እና የተለያዩ ማንበብ እንዳለበት ያሳያል የጥሩ ነገር ነው ማለት ነው። እንዲሁም የአካል ብቃት እንቅስቃሴ ሰው እንግዲህ ቁጭ ብሎ ስልኩ ላይ ስክሪኑ ላይ እያየ የሚል ከሆነ ጤናማ ሊሆን አይችልም። ወይንም ለብዙ ነገር ሊጋለጥ ይችላል ማለት ነው። ስለዚህ የአካል ብቃት እንቅስቃሴ ማድረግ እንዳለበት እና በዚህ ሰውነቱን ማፍታታት እንዳለበት ነው ማለት ነው። የሚናገረው ከስልኩ በተጨማሪ ግን ስልኬ ያስፈልገኛል ያስፈልጋል ስልኩ ግን በመጠኑ መጠቀም ነው ስልኩ እንደሚያስፈልገው የታወቀ ነው። ስልክ እጅግ ጠቃሚ ነው። በአሁኑ ጊዜ ቢሆንም የአጠቃቀም ስርዓት በልኩ መሆን አለበት ገደብ ማለፍ የለበትም ማለት ነው። አስተያየቶችን ማንበብ እወዳለሁ። እንግዲህ በተለያዩ ሚዲያዎች ላይ ከቪዲዮዎች ስር ከፎቶዎች ስር እና ከተለያዩ መልእክቶች ስር ሌሎች ሰዎች ደግሞ የሚጽፏቸው አስተያየቶች አሉ ማለት ነው። እነዚህን ማንበብ እወዳለሁ እያለ ነው። እንግዲህ በቀኑ በጣም ብዙ እሺ ቪዲዮዎች ሊጫኑ ይችላሉ። እንደዛ ቪዲዮዎች ስር እንግዲህ የተለያዩ ኮሜንቶች ይጻፋሉ ወይ የተለያዩ አስተያየቶች ይጻፋሉ ማለት ነው። እነዚህን ሲያነቡ አለ ማለት ሰውየው ጊዜውን በዛው ገደለ ማለት ነው። ቪዲዮዎችን እመለከታለሁ ያው እንዴት የተባለው ብዙ አይነት ቪዲዮዎችን ይለቀቃሉ በየቀኑ ብዙ ቪዲዮዎች ይኖራሉ። እነዚህን እያየ ያሳልፋል ማለት ነው። የስክሪን ጊዜን መቀለስ አለብኝ እንግዲህ እነዚህ ከላይ የተጠቀሱ ነገሮችን እነሱ በጣም ጎጅ ስለሆኑ ያንን የስክሪን ጊዜ መቀነስ እንዳለበት ነው የሚናገረው። መቀነስም ይገባዋል ማለት ነው። ተጠቃሚ መሆን ይቻላል። ያው እንግዲህ ይህንን በመቀነስ ይህን ስክሪን ጊዜ በመቀነስ እና በአግባቡ በመደበኛው ወይንም ተመጣጣኝ አድርጎ ሚዛናዊ አድርጎ በመጠቀም ተጠቃሚ መሆን ይቻላል። ሚዛን ማግኘት ያስፈልጋል። ያው እንዴ የተባለው ነው ሚዛን ያስፈልጋል የምንጠቀምበት ጊዜም ሚዛን አድርገን ካልሆነ እጅግ ጎጅ ነው። ስልኮች ጠቃሚ ናቸው በጣም ይጠቅማሉ ግን ቁጥጥር ያስፈልጋል። አዎ ቁጥጥር የምንጠቀመው ጊዜ ምን ያክል ጊዜ እንዳጠፋን በተለይ የተለያዩ ቪዲዮዎችን እያየን አስተያየቶችን እያነበብን የምናሳልፍ ከሆነ ለእኛ ጎጂ ነው። በዛ ተቃራኒ ቀንሰን ወይም የሆነ ስራ መስራት አለብን ካል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

በስራ ለመጓዝ የተዘጋጀው ነው ሌላ ከተማ መሄድ አለብኝ ጥቂት ቀናት እቆያለሁ ስብሰባዎች ተያይዘዋል መዳረሻ የማረጋገጥ አለብኝ ትከቱ ተገዝቷል ሆቴሉ ተይዟል ሻንጣዬን ማሰባሰብ አለብኝ የንግድ ልብሶች ማሸግ አለብኝ ላፕቶፔንም ማምጣት አለብኝ። የስነዶች ቅጂዎች የሰነዶች ቅጂዎችን አዘጋጅቻለሁ አውሮፕላን ውስጥ መስራት እችላለሁ አዲስ ቦታ ለማየት እደሰታለሁ ግን በተሰቤን እናፍቃለሁ የንግድ ብዙ አንዳንድ ጊዜ አድካሚ ነው። ግን የስራ አካል ነው የሚል ጽሁፍ አለ ማለት ነው። በስራዬ ለመጓዝ እየተዘጋጀሁ ሆኖ ይላል እንግዲህ በስራ ምክንያት ወዴ ሌላ ቦታ ጉዞ ለማድረግ ወይንም እንደሚሄድ የተዘጋጀ እንደሆነ የሚያመለክት ነው ማለት ነው። ሌላ ከተማ ለመሄድ አለብኝ አዎ እንግዲህ ስራው ሌላ ቦታ ወይም ሌላ ከተማ ሄዶ እንዲሰራ እየጠየቀው ነው ማለት ነው። የሰራተኛ እና ሌላ ቦታ ወይንም ሌላ ከተማ ሄጄ መስራት አለብኝ። ይህም እንግዲህ በስራ ምክንያት ስለሆነ ግዴታ ነው እያለ ነው ጥቂት ቀናት እቆያለሁኝ ይላል በዛው ቀጥታ እንዳድርጉኝ እንግዲህ እዛ ከተማ ደግሞ የተወሰኑ ቀናቶችን እዛው በስራ እንደሚያሳልፍ እና እዛው ትንሽ ሊቆይ እንደሚችል የሚገልጽ ነው ማለት ነው። ይሄም እንግዲህ ስብሰባዎችን ተያይዘዋል በዛውም እንግዲ ስብሰባም አለው ማለት ነው ይሄ ሰው ስራ ብቻ ሳይሆን የተለያዩ ስብሰባዎችንም ያከናውናል ማለት ነው የስራ ስብሰባዎችን እዛውም ይሰበሰባል ማለት ነው። መዳረሻየን ማረጋገጥ አለብኝ ያው እንግዲህ ከተማ ነው ግን የትኛው ከተማ እንደሆነ በትክክል አድራሻውን ከተማ ብዙ ክፍለ ከተሞች ይኖሩታል በዛ ከተማ በመሄድበት ቦታ እና የተለያዩ ነገሮች ውስጡ ሰፊም ሊሆን ስለሚችል ትክክለኛ መደረሻውን ማረጋገጥ እንዳለበት ነው የሚነግረን ማለት ነው። ትኬቱ ተገዝቷል ያው እንግዲህ የሚሄድበት ትኬት ተቆርጧል ማለት ነው ስለዚህ ትኬቱ ተገዛ ማለት። ሰውየው መቅረት የለበትም ለመሄድ ቀርቧል ቀኑ ማለት ነው። ጥቂት እንግዲህ በአጭር ጊዜ ስለሚቆረጥ ሶስት ቢበዛ ነው ቢቆይ ማለት ከተቆረጠ። ሆቴሉ ተይዟል እንግዲህ ማረፊያ ሆቴል ስብሰባውን ሲያካሄድ ወይንም እዛ ትንሽ እቆያለሁ ስላለ ለዚህም ደግሞ ማረፊያ ያስፈልገዋል ግዴታ ማለት ነው። ስራውን በአግባቡ ለመስራት እንዲሁም ስብሰባዎችን የተለያዩ ሰብሰባዎችን ለማካሄድ እንግዲህ እዚህ ሆቴል አርፎ ነው ማለት ነው የሰው ስብሰባዉን የሚያካሂደው ስለዚህ ሆቴሉም ተይዞለታል ማለት ነው። ትኬቱም ተቆርጧል ሻንጣዬን ማሰባሰብ አለብኝ። እንግዲህ ሻንጣዎችን መሰብሰብ አለበት የሚይዛቸው የሚችል ሻንጣዎችን የሚያስፈልጉትን እነዚህ ሻንጣዎች እንግዲህ የተለያዩ እቃዎችን የሚይዝባቸው ሊሆን ይችላል ላፕቶፕ የሚይዝባቸው ስልክ እንዲሁም የተለያዩ ልብሶችን የሚይዝባቸው ሻንጣዎች ሊኖር ይችላል ማለት ነው እነዚህን ሻንጣዎች መሰብሰብ ግድ ይለዋል ማለት ነው። ይሄ ሰው የንግድ ልብሶችን ማሸጊያ አለብኝ እንግዲህ የንግድ ልብሶች ተቋሙ ያ ንግድ ድርጅት ወይም ያ ካምፓኒ ያ መስሪያ ቤት የራሱ የሆነ የልብስ አይነት ይኖረዋል ማለት ነው ተቋሙ የሚጠይቀው የአለባበስ ስርዓት የደምብ ልብስ ይኖረዋል ማለት ነው። ያው እንዲህ የምታውቀው አንዳንድ የንግድ ድርጅቶች የራሳቸው የሆነ አልባሳት ስላላቸው እና ለዛ ሲባል እንግዲህ የልብሶቹን የንግድ ልብሶችን ማሸጊያ አለብኝ እያለ ነው እነሱን ያሽጋል ማለት ነው። ላፕቶፔንም ማምጣት አለብኝ እንግዲህ ላፕቶፑንም መያዝ እንዳለበት ነው የምናገረው ላፕቶፑን አዘጋጅቶና ለስራ ዝግጁ እንደሆነ አድርጎ እሱንም ይዞ ወደ ስራው መሄድ እንዳለበት እና ላፕቶፑንም ጨምሮ ከልብሶቹ ጋር መያዝ እንደለበት ነው ማለት ነው። እንዲዚሁም የሰነዶች ቅጂዎችን አዘጋጅቻለሁ ማለት ሰነጆችን ቀድቶ ይዟል ማለት ነው ዋና ሰነዶች አሉ እዛ የሚሰራበት ቦታ ግን ወደዛ ወደሚሄድበት ቅጂዎቹን ይዞ ይሄዳል ማለት ነው። ስለዚህ እነዚህን ሰነዶች ይዞ ሆዶ እዛ ሊጠቀማቸው ለስራ ሊጠቀማቸው ይችላል እንደውም ስብሰባ አለ ስብሰባው ላይ ደግሞ ለዛ እንግዲህ ሪፖርት ሊያቀርባቸው ይችላል ማለት ነው። አውሮፕላን መስራት እችላለሁ ያው ትኬቱ እንግዲህ የተቆረጠው ለየአውሮፕላን ትኬት ነው ማለት ነው በዚህ በአውሮፕላን ተሳፍሮ በሚሄድበት ጊዜ መስራት ይችላል ማለት ነው እነዛን ሰለዶች ሊሆን ይችላል እና የተለያዩ ማስተካከል ያለበትን ነገር ያስተካከለ ይሄዳል ማለት ነው። ያው እንዴ የምታውቀው አውሮፕላን ምቹ ነው ነጻነት ይሰጣል ስለዚህ እዛ የትኛውንም ስራ መስራት ትችላለህ ማለት ነው። ስለዚህ በመቀጠልም አዲስ ቦታ ለማያት እደሰታለሁ ነው የሚለው እንግዲህ ወደ አዲስ ቦታ ሲሄድ አዲስ ከተማ ነው እየሄደ ያለው እና የሰው ደግሞ አዲስ ቦታን ማየት አዲስ ነገር ማየት እንደሚያስደስተው እየገለጸልን ነው ያለው ስለዚህ አዲስ ቦታ ሲያይ እንደዚህ እንደዚህ ገልጿል ወደዛ መሄዱ ደስተኛ አድርጎታል ማለት ነው። ግን ቤተሰቤን እናፍቃለሁ ደግሞ ምን እንደቤቱ ከዚህ በኩል ትንሽ ችግር ፈጥሮበታል ምክንያቱም ከቤተሰቡ ስለሚናፍቅ ትንሽ ሲቆይ ቤተሰቡ ስለሚናፍቀው እና እዛ ብቸኛው ስለሚሆን ይህ ደግሞ ትንሽ አስከፍቶታል ማለት ነው። የንግድ ጉዞ አንዳንድ ጊዜ አድካሚ ነው ይላል። እንግዲህ እንደዚህ አይነት ንግድ ሲኖር ከአንዱ ከተማ ወደ ሌላኛው ከተማ በስራ ምክንያት ስትሄድ አድካሚ ይሆናል ጉዞ አድካሚ ሊሆን ይችላል። የተለያዩ ሰነዶችን የስራ ቦታውን አካባቢውን መልመድ ሆቴሉ ለስራ ቦታ ላይ መቼ ይችላል? እንደዚሁም ስብሰባዎች ሊደራረቡ ይችላሉ ማለት ነው። በዛ ምክንያት እንግዲህ አድካሚ ሊሆን ይችላል ማለት ነው። የሰራ የንግድ ጉዞ ይህ ጉዞ ማድረጉ አንዳንድ ጊዜ ማለት ነው። ግን የስራ አካል ነው ይላል ያው የስራ አካል ስለሆነ ምንም ማድረግ አይችልም ስለዚህ ሰውየው ተቀብሏል ማለት ነው። ምክንያቱም የስራ አካል እስከሆነ ድረስ ሰውየው

ብቃት እንቅስቃሴ መደበኛ ማድረግ ጀመሪያለው በሳምንት ሶስት ጊዜ እሞክራለሁ ጠዋት ለመነሳት ከባድ ነው ከተለማመድኩ በኋላ ደስ ይለኛል መራመድና መሮጥ እሰራለሁ አንዳንዴ የመታተ እንቅስቃሴዎችን አደርጋለሁ አካሌ እየተለወጠ ነው የበለጠ ጠንካራነት ይሰማኛል ጤናዬም የተሻለን ከጓደኛ ጋር አብሮ መስራት ያበረታታል እርስ በእርሳችን እንገፋፋለን ለሰላሳ ደቂቃ ያህል ይወስዳል ይህ እንደ ልምድ ማድረግ እፈልጋለሁ ወይንም ይህንን ልምድ ማዳበር እፈልጋለሁ ለማለት ነው። ያው የአካል ብቃት እንቅስቃሴ እያደረገ እንደሆነ እና በየቀኑ የአካል ብቃት እንቅስቃሴዎችን እነዚህን እየሰራ እንደሆነ በመደበኛነት ማለት ነው። ከዛም በሳምንት ሶስት ጊዜ እሞክራለሁ ያው በአንድ ሳምንት ውስጥ ለሶስት ቀን ያክል እንደሚሰራ እና በሳምንቱ ለሶስት ቀን ያህል እንቅስቃሴዎችን የአካል ብቃት እንቅስቃሴ እንደሚያደርግ ነው ማለት የምናደርገው። ጠዋት ለመነሳት ከባድ ነው እንግዲህ ጠዋት ላይ መነሳት ከባድ ይሆናል ማለት ነው ቅዝቃዜ ይሆናል ጠዋት ላይ አሪፍ እንቅልፍ ይኖራል ማለት ነው እና በዛ ሁኔታ ጠዋት ላይ ለመነሳት እጅግ ከባድ እና ፈተና ይሆናል ማለት ነው ግን ከተለማመድኩ በኋላ ደስ ይለኛል። እንግዲህ ያን ጠዋት መነሳት ልምድ ካደረገውና መደበኛ በሳምንት ሶስት ቀን የመስራት ከጀመረ በኋላ ይህም ልምድ ሆኖት ያኔ ጠዋት መነሳት አይከብደውም ስለዚህ ለምዶታል ምንም አይመስለውም ማለት ነው። ጧት ላይ ያለምንም ፍርሃት ያለ ምንም ሳይከብደው ይነሳል ማለት ነው። መራመድ መሮጥ እሰራለሁ ያው እንግዲህ ከምሰራችሁ የአካል ብቃት እንቅስቃሴዎች እርምጃ እንዲሁም ሩጫዎችን ያደርጋል ማለት ነው በመሯሯጥና በመራመድ የዚህን አይነት የአካል ብቃት እንቅስቃሴ ያደርጋል ማለት ነው። አንዳንድ የመታጠፍ እንቅስቃሴዎችን አደርጋለሁ ከዚህ ከመራመድ እና ከመሮጥ በተጨማሪም እንግዲህ አንዳንዴ የምታጠፍ እና የተለያዩ እንቅስቃሴዎችን እንደሚያደርግ የነዚህን አይነት ስፖርት ወይንም የነዚህን አይነት የአካል ብቃት እንቅስቃሴ እንደሚሰራ ይናገራል ማለት ነው። አካል እየተለወጠ ነው እንግዲህ በሳምንት ሶስት ቀን መስራት ከጀመረ በኋላ እና ይሄን የአካል እንቅስቃሴ ማድረግ ከጀመረ በኋላ ሰውየው አካሉ እየተለወጠ ነው ማለት ነው። ወይንም አካሉ ጥሩ እድገት እያሳየ ነው ማለት ነው ጡንቻዎቹ መወፈር ሊሆን ይችላል እንዲሁም የመተጣጠፍ እና ልዩ የመንቀሳቀስ ችሎታ ሊሆን ይችላል እንደውም የመሮጥ በተጨማሪም አሪፍ የመራመድ ችሎታ ሊሆን ይችላል ማለት ነው። በዚህ ምክንያት የአካሌ እየተለወጠ ነው ወይንም የአካል ለውጥ እያሳየሁ ነው ይላል ሰውየው እንግዲህ ስፖርት ሲሰራ አንድ ሰው ወይም የአካል ብቃት እንቅስቃሴ ሲያደርግ ያ አካል ለውጥ ሊኖር ይችላል ማለት ነው። ክብዴት መቀለስ እና የተለያዩ የአቋም መስተካከል ትክክል ያለ አቋም መኖር ነው ወጥ የሆነ አቋም ምንም ያልተዛነፈ አቋም መኖር እነዚህ እንግዲህ ከሚጠቀሱት መካከል ነው ማለት ነው የአካል የሚለወጠው ወይም የአካል መሻሻል የበለጠ ጠንካራ ይሰማኛል። ያው እንግዲህ ከበፊቱ የበለጠ እንግዲህ እነዚህን የአካል እንቅስቃሴዎች ሲያደርግ እንቅስቃሴ እና ሩጫ ወይንም እርምጃ ሳደደርግ እንዲሁም መተጣጠፍ ሳደርግ ከበፊቱ የተሻለ የሆነ ጤናማ ይሆናል ማለት ነው ወይንም ጠንካራ ይሆናል ማለት ነው። ጤናዬም እየተሻለ ነው ያው ሰው እንግዲህ ስፖርት ወይም የአካል እንቅስቃሴ በሚያደርግበት ጊዜ ጤናው እየተሻሻለ ይሄዳል ማለት ነው። እንደውም የጤና ሁኔታ የተለያዩ ጉንፋን ሊሆን ይችላል እንደውም የልብ ድካም እና መሰል ነገሮች እየቀነሰለት እና እየተሻሻለ ይሄዳል ማለት ነው አንድ ሰው የአካል ብቃት እንቅስቃሴ መስራት ሲጀምር እነዚህ ጥቅሞች አሉት ማለት ነው። ከጓደኛዋ ጋር አብሮ መስራት ያበረታታል ያው እንግዲህ አንድ ሰው ጓደኛ ሲኖረው ያበረታታዋል ከጓደኛ ጋር ሲሰራ ይጠነክራል ማለት ነው ይችላል እና አንድነት ይሰማዋል ወይንም ብርታት ይሰማዋል ማለት ነው። ሰው ብቻውን ሲሆን እንግዲህ ድካም ወይንም ሌላ ብቸኝነት እና እንደውም ያለመቻል ስሜት ሊሰማው ይችላል ከጓደኛ ጋር ሲሆን እንግዲህ ፉክክር ሊያደርግ ይችላል እንዲሁም ውድድር ሊያደርግ ይችላል ማለት ነው ያኔ በሚወዳደርበት ጊዜ ወይንም በሚፎካከርበት ጊዜ ልዩ ችሎታ እንዲሁም ጥንካሬ ይሰማዋል ማለት ነው። ያንን ማድረግ ይችላል ማለት ነው። ስለዚህ ከጓደኛ ጋር አብሮ መስራት አብሮ መወዳደር አብሮ መሮጥ አብሮ የአካል ብቃት እንቅስቃሴ ማድረግ ያበረታታል ማለት ነው። እርስ በእርሳችንን እንደጋገፋለን እንግዲህ እነዚህ ጓደኛማቾች አብረው የሚሰሩበት ጊዜ እርስ በእርስ የመደጋገፍ እና አብሮ የመስራት ወይንም እንገፋፋለን እርስ በእርሳችን እንገፋፋለን ነው የሚለው ያው የተለያዩ በመገፋፋት እንዲሁም የተለያዩ ሀይልን ይሰጣሉ አብረው እንዴት ጨዋታም ሊሆን ይችላል በእነዚህ መንገዶች አብረው መስራት ያጠናክራል ማለት ነው። ሰላሳ ደቂቃ ያህል ውስጥ ያለው በቀን ቢያንስ በሳምንት ሶስት ቀን ይሰራሉ በቀን ደግሞ ለሰላሳ ደቂቃ ያህል እንደሚሰሩ ነው የሚያሳየው። ይህንን እንደ ልምድ ማድረግ እፈልጋለሁ እንግዲህ ይሄን ካላየ የተጠቀሱትን እንቅስቃሴዎች በሳምንት ሶስት ቀን ለመስራት ከጓደኛ ጋ አብሮ መስራት እና የተለያዩ እንቅስቃሴዎችን ማድረግ ይህ አስፈላጊ እንዲሆነ ይናገራል ማለት ነው። ይሄ ሰው እርሱም እንዲጠቀመው እና ይህንን ልምድ ማድረግ ይህንን ልምድ ማዳበር ይህንን ልምድ ቀጣይነት ያለው እና ወደፊትም ይህ ልምዱ እንዲሆን በጧት መነሳት ልምዱ እንደሆን ያውቃል በቃ እንቅስቃሴ በሳምምንት ሶስት ቀን ማድረግ ለምንድነው እንዲሆን ይፈልጋል ማደብር ይፈልጋል ማለት ነው። ይሄንን

ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፌቴሪያ እበላለሁ ዛሬ ከቤት አምጥቼ ነው እናቴ እንጀራና ወጥ ፈጥራለች፤ የማይክሮዌቭ እሞቃለሁ በወዲ በወዲያዲዮ ቦታ ተቀምጫለሁ በምወደው ቦታ ተቀምጫለሁ ባልደረቦቼ አብረውን አብረውን እንበላለን ስለተለያዩ ነገሮች እንነጋገራለን አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ፤ ሌሎች ለቀልዶች ይናገራሉ ይህ የእረፍት ጊዜ ነው ሰዓት አንድ ስላለባት ሰዓት አንድ ስላልባት ስራ እንመለሳለን የምሳ ጊዜ አስፈላጊ እረፍት ነው ይላል ማለት ነው እንግዲህ እንግዲህ የእለት ምሳ ጊዜ መጣ ማለት ያው የምሳ ሰዓት ደረሰ ወይንም የቀኑ የምሳ ሰዓት ወይም የመመገቢያ ሰዓት ደረሰ ማለት ነው፤ ከቢሮ እወጣለሁ ያንን እንግዲህ ለምሳ ሰዓት ሲደርስ ይህ ሰራተኛ ከቢሮ ይወጣል ማለት ነው እና ከቢሮ በመውጣት ወይንም ከቢሮ በመውጣት ወደ ስራ መብለያ ወደ ምሳ መብለያ ምሳ ወደ የሚበላበት አካባቢ ይሄዳል ማለት ነው አንዳንድ ጊዜ በካፌቴራ እበላለሁ እንግዲህ ካፌቴራ ውስጥ ምግብ ገዝቶ ወይንም በካፌቴራ የተዘጋጀው ምግብ ያንን ምግብ በመግዛት ይበላል ማለት ነው ወይም ይመገባል ማለት ነው ዛሬ ከቤት አምጥቼ ነው እንግዲህ የዛሬውን ግን ከካፌ ቴራ ሳያውቅ ከቤቱ ነው የሄደው ይሄ ሰው ቤቱ አሰርቶ ነው የሄደው ማለት ነው እናቴ እንጀራን ነው ትፈጥራለች እንግዲህ እንጀራን ለውጥ አዘጋጅታ ሰጥተዋለች ማለት ነው እንጀራን ጋግራለች በጣም ሰርታለች ማለት ነው፤ ለዚህ ለሰውና የሰራተኛ ዛሬ አይገዛም ምግብ ከቤቱ ነው ይዞ የሚሄደው ማለት ነው ወይም ከቤቱ ይዞ ሄዷል ከቤቱ ወስዷል ማለት የሚበላው ምግብ የማይክሮ ዌቭ እሞቃለሁ እንግዲህ በዚህ በማይክሮ ዌቭ ይሞቃል ማለት ነው በወደው ቦታ ተቀምጫለሁ በሚወደው ቦታ እንግዲህ እዛ ካፌቴራ ውስጥ እሄዶ ከቢሮ ወጥቶ በሚወደው ቦታ ተቀምጧል ማለት ነው ደስ የሚለው የሚወደው ቦታ ነው ማለት ነው የተቀመጠበት ቦታ ባልደረቦቼ አብረው እንበላለን እንግዲህ የስራ ባልደረቦቹ የስራ ጓደኞቹ ከእነሱ ጋር አብሮ ነው ማለት ነው የሰው የሚበላው ምሳ ሰዓት ሲደርስ እንግዲህ ያው ቤት ስለማይሄድ በካፌቴራም ሆነ ወይንም ከቤቱ ይዞ የሄደውን ምግብ አብሮ እንደሚባል እና ከባደረጎቹ ጋር አብረው እንደሚባሉ ይገልጻል ማለት ነው። ስለተለያዩ ነገሮች እንነጋገራለን ያው እንግዲህ በሚመገቡት ሰዓት ስለተለያዩ ነገሮች ከጓደኞቹ ጋር የተለያዩ ነገሮችን እየተነጋገሩ የተለያዩ ነገሮችን እያወሩ ነው ማለት ነው አብረው የሚበሉት ወይም አብረው ይሄን ምሳ ሰዓት የሚያሳልፉት አብረው የሚባሉት ማለት ነው አንዳንዶች ስላጋጠማች ነገሮች ይዘክራሉ እንግዲህ ከነዛ ከጓደኞቹ መካከል አንዳንዶቹ ስላጋጠማቸው ነገር ይዘክራሉ ማለት ነው ስላጋጠማቸው ነገሮች ያወራሉ ታሪካቸውን በስራ ላይ ያጋጠማቸውን ሊሆን ይችላል እንዲሁም የስራ ልምዳቸውን የትምህርታቸውን ሊሆን ይችላል ያኔ ያጋጠማቸውን ነገር ይናገራሉ ማለት ነው አንዳንዶች ሌሎች ደግሞ ለቀልዶች ይናገራል ሌሎች ደግሞ እንግዲህ ያው የእረፍት ሰዓት ነው የምሳ ሰዓት በዛ በእረፍት ሰዓት እንግዲህ እነሱ ያ ቀልዶችን ወይም ጩኸቶችን ጨዋታዎችን ይናገራሉ ማለት ነው አስቂኝ የሆኑ ቀልዶችን ያው በስራም ስለሆነ የቆዩት ወይም ከስራ ስለሆነ የወጡት በዚህ በነዚህ ቀልዶች ዘና እያሉ ምሳቸውን ጣፋጭና አሪፍ ጊዜ ያደርጋሉ ማለት ነው ይቺን የእረፍት ጊዜያቸውን እነዚህን ቀልዶች በማውራት ለማሳለፍ ይሞክራሉ ማለት ነው። ይህ የእረፍት ጊዜ ነው ይህ እንግዲህ የምሳ ሰዓት ነው ሰዎች የሚያርፉበት እንዲሁም ምግቦችን የሚመገቡበት ሰዓት ነው፤ ሀይል የሚያገኙነት ከሀምሳ በኋላ ላለው ስራ ወይንም ከምሳ በኋላ ለሚኖረው የስራ ሰዓት ሀይል የሚያገኙበት ጊዜ ነው፤ ኢነርጂ የሚያገኙበት ጊዜ ነው እንዲሁም እንደውም ኒውትሬሽን የሚያገኙበት ጊዜ ነው ማለት ነው ሰዓት አንድ ስላለባት እንግዲህ አንድ ሰዓት ያክል ለምሳ ይሰጣቸዋል ማለት ነው እቺን አንድ ሰዓት በጩኸት እና ምሳ በመብላት እንደውም ከጓደኞቹ ጋር አብሮ በመሆን ያሳልፋል ማለት ነው ይሄ ሰው ከዛ ወዲያ ስራ እንመለሳለን እንግዲህ ይቺን አንድ ሰዓት ከቆዩ በኋላ ወደ ስራ ይመለሳሉ ማለት ነው የምሳ ሰአታቸውን ወይም የምሳ ጊዜያቸውን ጨረሱ ማለት ነው ከዛ በኋላ ወደ ስራ ይመለሳሉ ማለት ነው እነዚህ ሰራተኞች፤ የምሳ ጊዜ አስፈላጊ እረፍት ነው የምሳ ጊዜ እንግዲህ እጅግ አስፈላጊና ጥሩ ነገር ነው ማለት ነው የምሳ ጊዜ ያስፈልጋል ወይም የምሳ ጊዜ እረፍት ሰዎች ጥንካሬ ይሰጣሉ ሰራተኞች ጠንካራ ያደርጋል እና ሰራተኞች አዲስ ሀይል ከዛ በኋላ ለሚሰሩት ስራ አዲስ ሀይል እንዲኖራቸው፤ አዲስ ሀይል እንዲያገኙ ያደርጋቸዋል ይረዳቸዋል ማለት ነው ይሄ የምሳ ጊዜ እና ለሰራተኞች የዝግጁት አስፈላጊ ነገር ነው ማለት ነው ይህ የምሳ ሰዓት

ምግብ እገዛለሁ ከመንገድ ላይ ምግብ መግዛት እወዳለሁ ብዙ አማራጮች አሉ ሳምቦሳ በጣም ጣፋጭ ነው። ሞቅ ያለና ክሪስፕ ነው የእንቁላል ሳንድዊች ጠዋት ላይ ጥሩ ነው። ፍሬጅቹ ስገዛለሁ ከአቮካዶ ወይንም ከማንጎ። ሻጮች ፈጣን ናቸው በቀጥታ በፊትህ ያዘጋጁታል ዋጋው ርካሽ ነው። ከጓደኞቼ ጋር አብረን እንገዛለን የመንገድ ምግብ ልዩ ጣዕም አለው በየቦታው ይገኛል። ይሄ የተለመደ ልምድ እና ውቤ ላለ እንግዲህ አጠቃላይ ለመተንተን ወይም ለማየት ያክል ይህንን። አጠቃላይ ሶፍ ያው በዋናነት የሚገርጸው በመንገድ ላይ ምግብ መግዛት እንደሚወድ ነው። እንዲሁም በመንገድ ላይ የተለያዩ ጣፋጭ ምግቦችን እንደሚያገኝና ወዲያው እንደሚሰሩ እንደዚሁም ዋጋቸውም ኪስ የማይጎዳ ቅናሽ እንደሆነ ነው ማለት ነው። ከመንገድ ላይ ምግብ መግዛት እወዳለሁ እንግዲህ ሰውዬ በመንገድ ላይ ሲሄድ የተለያዩ ምግቦችን መግዛት ይወዳል ማለት ነው ወይንም ምግቦችን ይገዛል ማለት ነው። ብዙ አማራጮች አሉ እንግዲህ መንገድ ላይ የተለያዩ አማራጮች አሉ ማለት ነው ብዙ አይነት የምግብት አይነቶች አሉ ማለት ነው። ከእነዚህም መካከል ሳምቡሳ በጣም ጣፋጭ ነው ይላል። ሳምቡሳ እንግዲህ አሁን መንገድ ላይ የሚጠበስ ምግብ ነው እንዲሁም ትኩስ ስለሆነ ጣፋጭና ተወዳጅ ነው ማለት ነው። በብዙ ሰዎች ወይንም በአብዛኛው ሰዎች ዘንዳ እጅግ ተመራጭ ወይም ተወዳጅ ምግብ ነው ማለት ነው። ሳምቡሳ የሚባለው ምግብ ሞቅ ያለና ክሪስፒ ነው ይላል። ያው እንግዲህ ትኩስ ስለሆነ ወይም ወዲያው ተሰርቷል ስለሚሸጥ የሳምቦሳ የሚባለው ምግብ እጅግ ጣፋጭና ትኩስ የሆነ ምግብ ነው ማለት ነው። ስለዚህ እጅግ ተመራጭና ጥሩ ምግብ ያደርገዋል ማለት ነው። የትኩስነቱ ወዲያው መሆኑ ለጤና ትኩስ ነገር መመገብ ያው ጥሩ ስለሆነ ማለት ነው። ለተለያዩ በሽታዎች አያጋልጥም ማለት ነው። እና ሳቡሳ በጣም ይወዳል ማለት ነው። ይሄ ሰው ወይንም እንግዲህ እገዛለሁ ብሎ የሚል ሰውዬ እንግዲህ ሳምቡሳን በጣም እንዲህ የሚወድና እንዲህ የሚመቸው እንዲሁም ትኩስና ክሪስፒ ነው ይላል ማለት ነው የወደደበትም ምክንያት አስቀምጧል ማለት ነው። ስለዚህ የእንቁላል ሳንድዊች ጠዋት ላይ ጥሩ ነው። ያው ጠዋት ላይ እንቁላል መመገብ ጥሩ እንደሆነ እና ትኩስም እንደሆነ ይናገራል ማለት ነው። ይሄ ሰውዬ ፍሬሽ ጁስ እገዛለሁ ጁስ እንግዲህ ጁስ ማለት የመጠጥ አይነት ነው ወይንም የሚጠጣ ነው ማለት ነው። እሱን እንደሚወድና ፍሬሽ ጁስ እንደሚገዛ ነው እንግዲህ እነዚህ ጁሶች ደግሞ ከአቮካዶ እንዲሆኑም የማንጎ ሊሆኑ ይችላሉ ማለት ነው የእነሱን ይገዛል ማለት ነው። ሻጮች ፈጣን ናቸው እንግዲህ እነዚህን ፍሪጆች ወይንም ማንጎዎች የሚሸጡ ፍሬሽ ጁስ የሚያዘጋጁ ሰዎች እጅግ ፈጣን ናቸው ማለት ነው። ወይንም ፈጣን ያ ናቸው ወይንም በፍጥነት ያዘጋጃሉ ማለት ነው። በቀጥታ በፊት ላይ ያዘጋጁታል እንግዲህ ይሄን ጭማቂ በፍጥነት አዘጋጅተው ለሻጩ ቶሎ ይሰጣሉ ማለት ነው። እና በፍጥነት ማዘጋጀት ይችላሉ ማለት ነው። ዋጋው ርካሽ ነው እንግዲህ የትልቁ ነገር አንድ ሰው በቅናሽ የሚያገኝ ከሆነ ደስ ይለዋል ማለት ነው። እንዲሁም በጣም ጥሩ ነው ማለት ነው። ለሱ መንገድ ላይ ነው የሚገዛው በዛ ላይ ዋጋው ቅናሽ ነው ዋጋው ኪስን አይጎዳም ይህ እንግዲህ ጥሩ ነገር ነው ማለት ነው። ዋጋው ርካሽ መሆኑን የፈለገውን መጠን ያክል መግዛት ይችላል ማለት ነው። ኪሱን ሳይጎዳ ከጓደኞቼ ጋር አብረን እንገዛለን ከጓደኞቹ ጋር እንግዲህ አብሮ ነው የሚገዛኝ ይሄ ሰውዬ ብቻውን አይደለም። ጓደኞቹ እንግዲህ ወደ ስራ ሊሄዱ ሊሆን ይችላል ወይንም መንገድ ላይ መንገድ እየሄዱ ሊሆን ይችላል እየተዝናኑ በእነዚህ ምክንያቶች ይገዛል ማለት ነው። ይህ ሰውዬ እንዲሁም የመንገድ ምግብ ልዩ ጣዕም አለው መንገድ ላይ የሚገዙ ምግቦች ልዩ ጣዕም እንዳላቸውና ጣፋጭ እንደሆኑ ይናገራል ማለት ነው። በየቦታው ይገኛሉ ያው በየኳሊደሩ በየመታጠፊያው ይገኛሉ ማለት ነው። ሰው በርከት ብሎ በሚገኝባቸው አካባቢዎች እነዚህ መንገድ ላይ የሚሸጡ ምግቦች በየቦታው ልናገኛቸው እንችላለን። ስለዚህም ጥሩ ነው በአንዴ በየቦታው መገኘታቸው ዋጋቸው ቅናሽ መሆኑን እንደውም ፈጣንና ትኩስ ወዲያው የሚደርሱ መሆናቸው እሱ ነገር እጅግ ተመራጭና ጥሩ ነው ማለት ነው። እንደውም ዋጋው ቅናሽ ነው። ይህ ዋጋው ቅናሽ መሆኑ ደግሞ ከፍተኛ የሆነ ጠቀሜታ ይኖረዋል ማለት ነው። ይህ የተለመደ ልምድ ነው። እንግዲህ በየቦታው መሸጩ ፈጣን መሆኑና በፍጥነት መሰራታቸው ምግቦቹ ርካሽ መሆኑ ዋጋው ቅናሽ መሆኑ እንዲሁም የተለያዩ ፍሬሽ ጁሶች እንቁላሎች የተለያዩ ሳቡሳዎች እነሱ መኖራቸው እጅግ ጥሩ እና ደስ የሚል ነገር ነው ማለት ነው። እንግዲህ የተለየ ሰውየው ደግሞ ከጓደኞቹ ጋር መግዛቱ የተለያዩ ምግቦችን በየመንገዱ መብዛት መውደዱ የተለመደና የእለት ተእለት ተግባሩ ነው ማለት ነው። እንደ አጠቃላይ ሰውየው መንገድ ላይ ምግብ መግዛት ይወዳል የተለያዩ ሙግቦችን ይገዛል እንዴ ሳምቡሳ ጁስ ከአቮካዱ ወይንም ከማንጎ የተዘጋጁ ሊሆን ይችላል እነዚህን መግዛት ይወዳል። እንግዲህ እነዚህ ሻጮች እነዚህን ፍሬሽ ቹስ እና የተለያዩ ማጎዎችን ሊሆን ይችላል። እንዲሁም ሳምቡሳዎችን በፍጥነት ይሰራሉ ወዲያው እዛው እንደቆምክ ሰርተው ይሸጡልሃል ማለት ነው። እንዲሁም ዋጋቸው ርካሽ ነው። ይህም የተለመደ ነው ከጓደኞቹ ጋር አብሮ መግዛቱ መብላቱ የተለመደ ነው በማለት ይጠቅሳል ማለት ነው

ዛሬ ችግሮች አሉት በጣም ቀስቷል ቀስቷል መክፈቱ ረጅም ጊዜ ውስጥ ያለመተግበሪያዎችን ይቀዘ ይዘቅዛሉ። በእርግጥ አስጨንቆኛል መረጃየን አላጣም ብዬ ተስፋ አደርጋለሁ። መጀመሪያ እንደገና አስጀመርኩ። ይህ አረ አልረደም። አሁን የቴክኒክ ድጋፍ ልደውል እየሞከርኩ ነው ምናልባት ቫይረስ ሊሆን ይችላል። ወይም የአሮጌ እድሜ ምልክት የኮምፒውተር ለአምስት አመታት ነበረኝ። አዲስ ማግኘት ጊዜው አይደለም መጀመሪያ ችግሩን መፍታት እሞክራለሁ። በቴክኖሎጂ ላይ በጣም ጥገኛ ነኝ ጥገኛ ነን ሲሰራ ስንጠቀም ምን ያህል እንደምንጠቀም እንረዳለን። ኮምፒውተር የዛሬ ችግሮች አሉት ያው እንግዲህ ኮምፒውተሩ እየሰራህ አይደለም ማለት ነው። የተለያዩ ችግሮች አጋጥመውታል በጣም ቀስቷል ወይም እየፈጠነ አይደለም ቀስ እያለ ነው ማለት ነው ፍጥነት የለውም ማለት ነው። መክፈቱ ረጅም ጊዜ ወዲያ ይወስዳል ቢያንስ ለመክፈት እንኳን ብዙ ጊዜ ያስፈልገዋል ወይም ረጅም ጊዜ እየወሰደበት ነው ያለው ማለት ነው። እና ይህ ደግሞ እንግዲህ ትልቅ ችግር ነው ማለት ነው። መተግበራዎች ይቀዘቅዛሉ መተግበራዎች አይከፍቱም ወይም አይሰሩም ማለት ነው። እነዚህ መተግበሪያዎች በእርግጥ አስጨንቆኛል ይሄ እንግዲህ ለዛው የት ልት ችግር ሆኖባታል ወይም አሳስቦታል ጭንቃት ውስጥ ቀጥቶታል ማለት ነው። መረጃዬን አላጣም ብዬ ተስፋ አደርጋለሁ። ያው በዚህ ምክንያት እንግዲህ ኮምፒውተሩ ተበላሽቶ መረጃውን እንደማያጣ ተስፋ እንዳለውና ሊያጣ እንደማይችል ተስፋ እያረገ መሆኑን ነው ማለት ነው። እየገለፀ ያለው መጀመሪያ መጀመሪያ እንደገና አስጀመርኩት ነው እንደገና እንዲጀምር አድርጎት ነበረ ማለት ነው። ይህም እንግዲህ አልፋጠን ሲል ወይንም ችግሮች ሲያጋጥሙና መክፈቱ ረጅም ጊዜ ሲወስድ እንደገና እንዲጀምር አድርጎት ነበር ማለት ነው። ይህንን ይህንን ኮምፒውተር ይህን ኮምፒውተር እንዲጀምር አድርጎት ነበር ይህም አልረዳም ይህ እንግዲህ ምንም ጥቅም አላወጣም ወይም ምንም ጥቅም አላመጣለትም ማለት ነው። ይሄ እንደገና ማስጀመሩ አሁን የቴክኖ ድጋፍ ልደውል እየሞከርኩ ነው። እንግዲህ ይህን የቴክኒክ ድጋፍ ከተለያዩ ቴክኒሻኖች ወይም ባለሙያዎች እነሱን ደውሎ ይህ ችግር ምን እንደሆነና እንዴት ሊፈታ እንደሚችል እየሞከረ ነው ማለት ነው። ወይም ምናልባት ቫይረስ ሊሆን ይችላል። እንግዲህ ምናልባት ችግሩ ቫይረስ ኮምፒውተሩ ቫይረስ ገብቶበት ሊሆን ይችላል ወይንም ቫይረስ ችግር ሊሆን ይችላል ማለት ነው። ወይም አሮጌ እድሜ ምልክት ነው ካልሆነም ኮምፒውተሩ ቆይቷል ወይንም ትልቅ ያረጀ ስለሆነ ኮምፒውተሩ ስለቆየ ያን ያረጀ ምልክት እያሳየ ሊሆን ይችላል። የኮምፒውተር አምስት አመታት ነበረ እኛ አሁን ጉድ ይሄ ላሮጌ ላሮጌ እድሜ ምልክት እያሳየ መሆን ሊሆን የሚችለው ያው አምስት አመት ስለተጠቀመው ማለት ነው። ይሄ ሰው አምስት አመት የተጠቀመው ኮምፒውተር እንግዲህ በጣም ረጅም ጊዜ ተጠቅሞታል ብዙ ጊዜ አገልግሏል ይህም እንግዲህ ኮምፒውተሩ አርበዬ ነው ወይም ቆይቷል የቆየ ነው ሊያስብለው ይችላል ማለት ነው። ማግኘት ጊዜው አይደለም እንግዲህ አሁን አዲስ ኮምፒውተር ለመግዛት ወይም አዲስ ኮምፒውተር ገዝቶ ለመጠቀም ጊዜው አይደለም ማለት ነው። እንግዲህ በተለያዩ ምክንያቶች ሊሆን ይችላል በገንዘብ ጥረት እንዲሁም ለጊዜው ኮምፒውተር በዚያ ጊዜ አዲስ ለማግኘት እጅግ በጣም ውድ ሊሆን ይችላል ማለት ነው። መጀመሪያ ችግሩን መፍታት እሞክራለሁ ከዛ አዲስ ለማገኘት ከመሞከር ይልቅ ችግሩን ለመፍታት እንደሚሞክር እና የችግሩ የሚፈታበትን ዘዴ እንደሚያፈላልግ ነው ማለት ነው። ይሄ ሰው እየተናገረ ያለው ወይም ይሄን ጽሁፍ የጻፈ ሰው ማለት ነው። በቴክኖሎጂ ላይ በጣም ጥገኛ ነን ያው ይህ ምንም ጥርጥር የለውም። በአሁኑ ጊዜ የትኛውም ስራ ቴክኖሎጂ ላይ ጥገኛ ነው የትኛውም ሰው ቴክኖሎጂ ላይ ጥገኛ ነው ማለት ነው። ቴክኖሎጂ ስራን ያቀላል ለቴክኖሎጂ ኑሮን ያቀላል ቴክኖሎጂ ህይወትን ቀላል ያደርጋል። የጥገኛ መሆናችን እንግዲህ ኮምፒውተሮች ያስፈልጉናል ማለትም በዚህ ቴክኖሎጂ ስለዚህ የኮምፒውተሩ ችግር መፍታት አለበት እና እንደውም እጅግ አሳሳቢና እጅግ ከባድ ነው ማለት ነው። እዚህ ኮምፒውተር ብልሹት ብዙ መረጃዎች ብዙ ፋየሮች ውስጥ እዛ ኮምፒውተር ላይ ሊኖሩ ይችላሉ ማለት ነው። ምክንያቱም በቴክኖሎጂ ላይ ጥገኛ ስለሆንኩ ስራችን ሁሉ ነገራችን መረጃችን እያንዳንዱ ነገር ኮምፒውተራችን ላይ ስለሚሆን ማለት ነው። ሲሰራ ስንጠብቅ ምን ያህል እንደምንጠቀም እንረዳለን ይላል ያው እንግዲህ ሲሰራ ወይንም እየሰራ ስናየው ኮምፒውተር እየሰራ ሲሆን ምን ያክል ጥቅም እንዳለው በጣም እንገነዘባለን። ወይንም ምን ያክል እንደሆነ ጠቅሞ እናውቃለን ማለት ነው። ስንጠቀመው ያው እንግዲህ አልሰራ ሲበላሽ ጥቅሙ ሲጎልብን ያኔ ምን ያክል አስፈላጊና ምን ያክል ጠቃሚ እንደነበረ ይገባናል ማለት ነው። እንግዲህ የኮምፒውተር ተበላሽቶ ዝም ሲል ወይም ሳትስል ወይንም ሲዘገይብን ያው እንግዲህ በአንድ ሰዓት ልንጨርሰው የምንችለውን ስራ ሲዘገይና የኮምፒውተሩ አልፈጠን ሲል ፍጥነት ሲያንስበው ሶስት ሰዓት ሁለት ሰዓት ሲያወስድብን ያኔ ትልቅ እንደነበረ ጥቅሙ እንረዳለን ማለት ነው። እናውቃለን ማለት ነው እና ኮምፒውተር እጅግ አስፈላጊና እጅግ ጠቃሚ የሆነ ነው ማለት ነው። በዚህ ጊዜ ስለዚህ የኮምፒውተር ብልሽቶች መፈታት የኮምፒውተር ችግሮች መፈታት አለባቸው። እና ኮምፒውተር እጅግ አስፈላጊ ነው ማለት ነው። በዚህ ዘመን

በሽታ ተሰማኝ ራስ ምታትና ትኩሳት አለብኝ ወደ ስራ አልሄድኩም ቤት ውስጥ በአልጋ እንቆያለሁ ብዙ ውሃ እጠጣለሁ መድሃኒት ወስጃለሁና ሾርባ ላከችልኝ ሞቅ ያለ እናቴ ሾርባ ላከችልኝ ሞቅ ያለ ነው ትንሽ ያህል እበላለሁ። ድካም ይሰማኛል ማንበብ እንኳን አልቻልኩም። ማንበብ እንኳን አልችልም ፊልም ብቻ እመለከታለሁ ለመተኛት እሞክራለሁ እረፍት እረፍት ምርጥ መድሃኒት ነው። ነገ እንደምሻል ተስፋ አደርጋለሁ ጥንነት አስፈላጊ ነው። ዛሬ በሽታ ተሰማኝ እንግዲህ ሰው ህመም ወይንም የበሽታ አይነት እየተሰማሁ ነው ማለት ነው። ራስ ምታትና ትኩሳት ከእነዚህም ከሚሰማው በሽታ አይነቶች አንደኛው ራስ ምታት ነው። ራስ ምታት እንግዲህ እንደምናውቀው መጥፎ የሆነ በሽታ ነው። እንዲሁም የሰው ልጅ ዋና ራሱ ስለሆነ መቆምም አይችልም። ስለዚህ ለማንበብም የተለያዩ ስራዎችንም ለመስራት የራስ ምታት የሚያመው ከሆነ እጅግ ከባድ እና አስቸጋሪ ይሆንበታል ማለት ነው። እንዲሁም ትኩሳት አለብኝ ሰውነቱን ማሞቀ ትኩሳት። ይሄ ደግሞ ሲጨመርበት እጅግ ከባድ እና ውስብስብ ይሆናል ማለት ነው። ህመም ወደ ስራ አልሄድኩም ብዚሁ በህመሙ ምክንያት ወይም በህመም ምክንያት። ወደ ስራ ልሄድም ማለት ነው። ስለዚህ ህመሙ ከባድ ነው። ራስ ምታትና ትኩሳቱ ወደ ስራ ለመሄድ አላስቻለውም ወይም ወንስራ ከሜዳ አግዶታል። ወይንም ከስራ ከልክሎታል ማለት ነው። በዛ ምክንያት ወደ ስራ መሄድ አልቻለም ማለት ነው። ቤት ውስጥ በአልጋ እቆያለሁ። ያው እንግዲህ ቤት ውስጥ አልጋ ላይ ልተኛ ነው ማለት ነው። ይሄ ሰው ምክንያቱም ስላመመው ወደ ስራ መሄድ አልቻለም ስለዚህ ወደ ስራ መሄድ ካልቻለ ደግሞ ቤት ውስጥ ነው የሚያሳልፈው ማለት ነው። እና ቤት ውስጥ በስራ ምክንያት ቤት ውስጥ ምክንያት ከስራ ቀርቶ ቤት ውስጥ ይቆያል ማለት ነው። ብዙ አጠጣለሁ ስላመሙ ብዙ ውሃዎችን ይጠጣል። ወይንም ሙቀት ስላለው ውሃ ውሃ ያሰኘዋል ማለት ነው። ወይም ውሃዎችን ይጠጣል ብዙ ውሃን ይጠጣል ማለት ነው። መድሃኒት ወስጃለሁ ለዚህም ለህመሙ የተለያዩ አይነት መድሃኒቶችን እንደወሰደ ይናገራል። እናቴ ሾርባ ላከችልኝ ሞቅ ያለ ነው። ይህም የተላከለሽ ወርባ ሞቅ ያለ ነው እንግዲህ እናቱ ለእንዲሻለው ወይንም ህመሙን እንዲያስታግስለት ሾርባ ልከለታለች ማለት ነው። ትንሽ ያህል እበላለሁ ያው ብዙ መብላት አይችልም ያው ስላመመው ማለት ነው ሰው ሲታመም ምግብ ብዙ መውሰድ አይችልም። ስለዚህ በመጠኑ ነው የምበላው ማለት ነው። ምክንያቱም ሲታመም የሰው ልጅ ምግብ መብላት ይከብደዋል ብዙ አይወሰደውም ወይም ብዙ መውሰድ ብዙ ምግብ መብላትን አይችልም ማለት ነው። ዲካሚ ይሰማኛል ከዚህም ከትኩሳቱና ከራስ ምታቱ በተጨማሪ እንግዲህ የቲካም ስሜት ይሰማል ማለት ነው። ምግብም ብዙም ስለማይበላ እና ሙቀትም ስላለው እንግዲህ እነዚህ ተደራርበው ሰውነቱን ድካም ይሰማሁ ወይም ድካም ድካም ይለዋል ማለት ነው። ማንበብ እንኳን አልችልም ያው እንግዲህ ስራ ቀርቷል ሰራም ቀርቶ ቤትም ማንበብ አልቻለም። የራስ ምታት ከፍተኛ ስለሆነ ንባብ እንኳን ለማንደው ባልቻለም ወይንም ሊያስነብበው አልቻለም ማለት ነው። ፊልም ብቻ እመለከታለሁ ስለዚህ ማድረግ የሚችለው ፊልም መመልከት ነው። ሌላ ነገር መስራት አልቻለም ወይም ሌላ ነገር እየሰራ አይደለም ማለት ነው። ለመተኛት ይሞክራል ያው ቢያመውም ግን ለመተኛት ይሞክራል። በምኝታ እንግዲህ ህመሙን ለማስታገስ ወይም ህመሙን ለማረሳሳት ይሞክራል ማለት ነው። እረፍት ምርጥ መድሃኒት ነው እንግዲህ ለሰው ልጂ እረፍት አስፈላጊ ነው ምርጥና አስፈላጊ የሚባል መድሃኒት ነው ማለት ነው። እረፍት ነገ እንደ ሚሻለኝ ተስፋ አደርጋለሁ ጤንነት አስፈላጊ ነው። ነገ እንደ ሚሻለውና ነገ የተሻለ ሰው ሆኖ ከህመሙድኖ ወደ ስራው እንደሚመለስ የተስፋ ያደርጋል ወይንም ያስባል ማለት ነው። ነገ እንደሚሻለው ወይም ነገ ሊድን እንደሚችል እና በመጨረሻም ጤንነት አስፈላጊ ነው በማለት ይቋጨዋል ማለት ነው። ሀሳቡን ወይም ይህንን እንደ አንቀጽ ማለት ነው። ስለዚህ ጤንነት እጅግ አስፈላጊና ወሳኝ ነገር ነው የሰው ልጅ ጤና ካልሆነ እንቅልፍ ማተኛት አይችልም። ሌላም የተለያዩ ነገሮችን ማድረግ አይችልም ማለት ነው። ስለዚህ ጤንነት ለሰው ልጅ እጅግ አስፈላጊና ጠቃሚ ነው ማለት ነው። ስራ ለመስራት ለማንበብ ለመንቀሳቀስና የተለያዩ ነገሮችን ለማድረግ ሲባል ጤንነት እጅግ ወሳኝ እና አስፈላጊ ነው ማለት ነው። ለሰው ልጅ ጠቃሚ ነገር ወይንም አስፈላጊ ከሚባሉት ነገሮች ውስጥ አንዱ ነው ማለት ነው። ማንበብ እንኳን አልቻለም ማለት ነው። ይሄ ሰው ስላመመው እንግዲህ ስራ መሄዱ ቀርቶ ሌላ ነገር ማድረግ ቀርቶ ይቺን ቀላሉን እንኳን ማንበብ አልቻለም ስለዚህ ለማንበብ እጅግ አስቸጋሪና ከባድ ይሆኑበታል ማለት ነው። ስለዚህ ጤንነት እጅ በጣም ወሳኝ ነው ማለት ነው። ለሰው

ቤተሰቤን እደውላለሁ ከቤት እርቄ ስለምኖር አናግራለሁ እናቴ ሁሌ በደስታ ትመልሳለች ስለ ሁሉም ነገር ትነግረኛለች። አባቴ መልስ ይሰጣል እህቶቼ ደስታቸውን ይጋርሩናል እናለቅሳለን። ስለ አዲስ ነገሮች እንነጋገራለን የቤት ወሬዎችን እሰማለሁ አንዳንድ ጊዜ ይናፍቀኛል። ግን ድምፃቸውን መስማት ያስደስተኛል እዚያ ሁሉም ነገር እንዴት እንዲሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰቡን ሁሌ በልብ ቤተሰብ ሁሌ በልቤ ውስጥ። እንግዲህ ይህ ጽሁፍ አንድ ከቤት ርቆ የሚኖር ሰው እና ከቤተሰቦቹ ርቆ ለብቻው በስራ ምክንያት ሊሆን ይችላል እንደውም በትምህርት ምክንያት ወይንም በሌላ በንግድ ምክንያት ሊሆን ይችላል ማለት ነው። በእነዚህ ምክንያቶች ከቤት ርቆ እኮ የሚኖር ሰው የጻፈው ጽሁፍ ይመስላል ማለት ነው። በየሳምንቱ ቤት እደውላለሁ እንግዲህ በየሳምንቱ በሳምንት ቤት ይደውላል ወይም ለቤተሰቡ ቤተሰቤን በመደወል እጠይቃለሁ ቤተሰቤን እደውላለሁ በየሳምንቱ ነው የሚለው። ከቤት ርቄ ስለምኖር አናግራለሁ እንግዲህ ከቤት ርቆ ስለሚኖር በስልክ ነው የሚያገኛቸው ማለት ነው። ምክንያቱም በአካል ለርቆ ነው። ይሄ ሰው የሚኖረው በአካል ሊያገኛቸው አይችልም ማለት ነው። እናቴ ሁሌ በደስታ ትመልሳለች እንግዲህ እናት ሁሌ በደስታ ስልኩን ሲደውልላት ልጇ ታነሳለች ማለት ነው በደስታ እንዲሁም ታናግረዋለች ማለት ነው። እና እናቴ በደስታ ትመልሳለች ሁሌ በማለት ይገልጸዋል ማለት ነው። ስለ ሁሉም ነገር ትነግረኛለች እንግዲህ ስለሆነው ሁኔታ ስለተፈጠረው ነገር እዛ አካባቢ ስላለው ነገር እቤት ስለሆነው ነገር ከቤተሰብ ጋር ከአካባቢው ጋር እንዲሁም ከጎረቤት ጋር ወይንም ከሌላ ዘመድ ጋር ስለሆነው አጠቃላይ በቤተሰቡ ላይ ስለተፈጠረው ነገር እና ስለሆነው ስለ ሁሉም ነገር ታስረዳዋለች ትነግረዋለች ማለት ነው። አባቴን መልስ ይሰጣል አባቱም እንግዲህ ከእናቱ በመቀጠል አባቱን ያናግራል አባቱን ያወራዋል ማለት ነው። እና የተለያዩ መልሶችን ይሰጠዋል ማለት ነው አባቱ የተለያዩ ነገሮችን ያነጋግረዋል ማለት ነው። እህቶቼ ደስታቸውን ይጋሩናል እህቶቼ ደስታቸውን ይጋሩናል እንግዲህ እህቶችም እነሱ ሲያወሩ በማዳመጥ እሱንም ሰላም በማለት ይህ እንግዲህ የእናትና የልጅ እንዲሁም የአባት እና የልጅን ደስታ እህቶች ይጋራሉ ማለት ነው የደስታው ተካፋይ ይሆናሉ ማለት ነው። እና እናለቅሳለን ያው እንግዲህ በናፍቆት ሊሆን ይችላል ያው ስለተራራቁም ሊሆን ይችላል በዚህ ምክንያት ያነቅሳሉ ማለት ነው። ስለዚህ ስለ አዲስ ነገሮች እንነጋገራለን ያው ስለተፈጠረው ነገር ከዛ በመቀጠልም ውይይት ያደርጋሉ ማለት ነው። ስለ አዲስ ነገር እንነጋገራለን ብሏል ያው እንግዲህ አዲስ ነገር ያው በቤተሰቡ ላይ ከእሱም ከእነሱም ሊኖር ይችላል አዲስ ነገር ስለእነዚያ ነገሮች ይነጋገራሉ ወይም ቤተሰቡ ስለነዛ ነገሮች ያወራል ማለት ነው። የቤት ወሬዎችን እሰማለሁ እንግዲህ ከዛ የሚነግሩትን ወሬዎች የተለያየ ወሬዎች ይኖራሉ ስለቤተሰቡ ስለእህቶቹ ሊሆን ይችላል ወይም ስለአባቱ ስለእናቱም እንግዲህ እዛ እቤት ያሉ ወሬዎችን ወይም የቤተሰብ ወሬዎችን ይሰማል ማለት ነው። አንዳንድ ጊዜ ይናፍቀኛል ያው እንግዲህ ይሄ የቤት ወሬ ወይንም ቤተሰቦቹ እዛ ያለው ሁኔታው መለየቱ መራቁ ይህ እንግዲህ ናፍቆትን ያስከትልበታል ማለት ነው። ወይም በዚህ የተነሳ ልጁ ወይም ይሄ ሰው ይናፍቃል ማለት ነው። ግን ድምፃቸውን መስማት ያስደስተኛል ያው ድምፃቸውን ሲሰማ ናፍቆቱ ሊጨምር ይችላል ወይ ይባስ ይበልጥ ሊነፍቁት ይችላሉ ማለት ነው። ሲያወራቸው ትልቅ ትዝታ ሊቀሰቀስበት ይችላል ማለት ነው። ግን ያም ሆኖ ድምፃቸውን መስማት ደግሞ እጅግ ትልቅ የሆነ ደስታን ስለሚፈጥርለት ደስታቸው ድምፃቸውን መስማት ይፈልጋል ማለት ነው። ወይም ድምፃቸውን መስማት ያስደስተዋል ማለት ነው። ይህ ሰው ምንም እንኳን ቢናፍቁትም ናፍቆት ቢያመጣበትም ማለት ነው። እዚያ ሁሉም ነገር እንዴት እንዲሆን እረዳለሁ ያው ስለ ሁሉም ነገር ይነግሩታል ማለት ነው። ስለተፈጠረው ነገር እየሆነ ስላለው ነገር እና ስለሚኖረው ወይም ስላለው ሁኔታ ስለ አካባቢው አጠቃላይ ዝርዝር የሆነ ነገር ይነግሩታል ማለት ነው። ግንኙነት በጣም አስፈላጊ ነው። ያው ቤተሰብን ማናገር በስልክ እንደዚህ መገናኘት እና ስለተፈጠረው ነገር ስለቤተሰቡ ማውራት እንዲሁም ስለአዳደስ ነገሮች ማውራት እጅግ አስፈላጊ እንዲሆንና እጅግ ተቃሚ እንደሆነ ይናገራል ማለት ነው። ቤተሰብ ሁሌ በልቤ ውስጥ ናቸው። እንግዲህ ይሄ ሰው ቤተሰዎቹ ወይም እናቱ አባቱ እንዲሁም እህቶች በማለት የተጠቀሱት እነዚህ ቤተሰቦች ሁሌም በልቡ ውስጥ ናቸው ማለት ነው። ምንም እንኳን ሰውየው በተለያየ ነገር ከቤት ወጥቶ ቢኖርም ወይም ከቤተ እርቆ ቢኖርም። ግን ሁሌም ቤተሰቡ በልቡ ውስጥ እንደሚኖርና ቤተሰቡን ሁሌም በልቡ ውስጥ እንደሚያስታውስ ነው የሚገልጸው ማለት ነው። ስለዚህ ሁሌ ይናፍቁታል ሁሌ እነሱን ማገኘት ይፈልጋል ሁሌ እንግዲህ በየሳምንቱ ስልክ ይደውላል ቤተሰብ ጋር በስልክ ያወራቸዋል ማለት ነው። ስለዳደልስ ነገሮች ስለተፈጠረው ነገር እና ስላለው ነገር ስለ ሁሉም ነገር ይረዳል ማለት ነው። እነሱን በማውራት ስለዚህ ይህን እንግዲህ ቤተሰቡ በልቡ ውስጥ መሆኑን እና ሁሌም በልቡ ውስጥ መኖራቸውን እነዚህ ቤተሰቦች ይህንን ነገር ያስረዳናል ማለት ነው

ባህላዊ ዳንስ መማር ጀምሬያለሁ እስክታ እስክስታ በጣም ውብ ነው። እግሮችን እና ትከሻዎችን በልዩ መንገድ እንጠቀማለን የሙዚቃ ምትን መከተል አለብን። መምህሩ እንቅስቃሴዎችን ያሳያል። እኛም እንዴግማለን። በመጀመሪያ ከባድ ነበር አሁን እየተሻልኩ ነው። ከሌሎች ተማሪዎች ጋር እንለማመዳለን ሁላችንም አብረን እን እንደምንአለን። ባህላችንን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን ዳንስ ደስታ እና ኩራት ነው። ይህ የእኛ ማንነት ነው። የባህላዊ ዳንስ መማር ጀምሬያለሁ ይላል እንግዲህ የባህላዊ ዳንስ የሚባለው። ያው እንግዲህ ባህላዊ ዳንስ የተለያዩ ባህሎች አሉ ማለት ነው። ማህበረሰቦች በሚኖሩባቸው አካባቢ። እያንዳንዱ ማህበረሰብ የየራሱ የሆነ እብባህል ዳንስ ይኖረዋል ማለት ነው። እና ስለዚህ በእነሱን የመማር መጀመሩን የሚገልጽ ነው ማለት ነው። እስክስታ በጣም ውብ ነው። እስክስታ ማለት እንግዲህ በጣም የሆነ ነገር እና እጅግ ሚጠቅም ነገር ነው እያለ ነው ማለት ነው እንግዲህ የሚለው እንዲህ የሚያስደስተውም ይናገራል ማለት ነው። እግሮችንና ትከሻዎችን በልዩ መንገድ እንጠቀማለን ያው እንግዲህ ለዚህ እስክስታ ለዚህ ዳንስ እግሮችን እና ተከሻዎችን በማወዛወዝ እና የተለያየ ምስል በመፍጠር በዛ በተለየ ሁኔታ እንደሚጠቀም ይናገራል ማለት ነው። የሙዚቃ ምትም መከተል አለብን። ያው ለዚህ ዳንስ ሙዚቃው በሙዚቃው ምት ነው የሚደነሱት ማለት ነው። መምህሩ እንቅስቃሴዎችን ያሳያል። ይህንን ዳንስ የሚያስተምር ሰው ወይም ይህንን የሚያሳያቸውን ሰው የተለያዩ እንቅስቃሴዎችን ያሳያቸዋል ማለት ነው። እኛም እንደግማአለን እነሱ ደግሞ ያነን ተከትለው ያሱን ያሳያቸውን ነገር ደግሞ በማድረግ ይለማመዳሉ ማለት ነው። በመጀመሪያ ከባድ ነበር ሲጀምሩ እንደከበዳቸው ይናገራል አዎ እንግዲህ ማንኛውም ነገር ሲጀመር መጀመሪያ ላይ ሊከብድ ይችላል ምክንያቱም ልምድ የለም ወይም ሽሎታ የለም። እስከሚለመድ የሆነ ልምድ እስከሚገኝ የሆነ ችሎታ እስከሚመጣ ድረስ ማንኛውም ነገር ገና ስንጀምረው ከመጀመሪያ ሊከብደን ይችላል ማለት ነው። አሁን እየተሻልኩ ነው ከዛም በመቀጠል እያሻሻለ እንዲሄድና በወይም እየተሻሻለ እንደሆነ ይናገራል ማለት ነው። ከሌሎች ተማሪዎች ጋር እንለማመዳለን። ያው እንግዲህ ብቻውን ሳይሆን ከመምሩ ያያሉ የመምህሩን ይደግማሉ ከዛ ደግሞ ከሌሎች ከሙዚቃ ባህላዊ ዳንስ ከሚማሩ ተማሪዎች ጋር ከእነሱ ጋራ አብሮ ይለማመዳል ነው ወይም አብሮ ይለማመዳሉ ማለት ነው። ሁላችንም አብረን እንዲህምንአለን ያው ሁላችሁም አብረው ይደንሳሉ ወይንም ይሄንን ባህላዊ ዳንስን ሁላቸውም በአንድ ላይ ይደንሳሉ አብረው ያካሂዳሉ ማለት ነው። ባህላችንን መጠበቅ አስፈላጊ ነው። እንግዲህ ሁሉም ማህበረሰብ የራሱ የሆነ ባህል ወግ ይኖረዋል ማለት ነው። ይህንን ደግሞ ባህሉን የራሱን መጠበቅ ጥሩ ነው ማለት ነው አንድ ማህበረሰብ ይህ በዓል ጥሩ ነው ብሎ እስካመነበት ድረስ ያንን በዓል መጠበቁ አስፈላጊ ሆኖ ይገኛል ማለት ነው። ምክንያቱም የሌላን ባህል ማምጣት የችግር ሊሆን ይችላል ለማህበረሰቡ ሞራላዊም ጥሩ ላይሆን ስለሚችል ማለት ነው። የራስን ባህል ጠብቆ ማቆየት እና የራስን ባህል መጠበቅ ጥሩ ነገር ነው ማለት ነው። በበዓላት ላይ እናቀርባለን እንግዲህ የተለያዩ የህዝብ በዓላት በሚኖሩበት ጊዜ ያንን የባህላቸውን የህዝቡን ባህል ዳያንስ አይነት ያንን ያቀርባሉ ማለት ነው። ወይም ለህዝቡ ያሳያሉ ወይም ለእይታ ያቀርባሉ ማለት ነው። ዳያንስ ደስታ እና ኩራት ነው ያው እንግዲህ ሲደነሱ እነሱ ደስታ እና ኩራት ይሰጠናል ነው የሚሉት ያው እንግዲህ ሊሆን ይችላል ማለት ነው ደስታና ኩራት እናገኝበታለን ባህላችን ነው። ነው የሚለው እዚህ ጋር ማለት ነው። ይሄ እኛ ማንነት ነው እንግዲህ ይሄ ዳንሱ ወይንም በዓላቸው ላይ ማቅረቤ ዳንስ እና የተለያዩ ነገሮችን ማድረግ ማንነታቸው ወይንም ባህላቸው ነው ማለት ነው። የአንድ ሰው ወይም የአንድ ማህበረሰብ ባህሉ ማንነቱ እሱን ማንና ምን እንደሆነ የሚገልጽ ወይም የእሱን ማንነት የሚያስረዳ ነው ማለት ነው። እንግዲህ ባህላዊ ዳንስ ሊሆን ይችላል ጭፈራ እንደሁም የተለያዩ ባህላዊ የሆኑ ትእይንቶች እነዚህ እንግዲህ የአንድ ማህበረሰብ መገለጫዎች ናቸው። ወይንም የአንዲባ የአንዲ ማህበረሰብ ማንነት ናቸው ማለት ነው። የተለያዩ በዓላት ሊኖሩ ይችላሉ የአንድ ማህበረሰብ እሱን እንግዲህ ልዩ የሚያደርጉትና ከሌሎቹ ተለይቶ እሱን ሊገልጡት የሱን ማንነት ሊያሳዩ የሚችሉት ማለት ነው። ያው እንግዲህ የተለያዩ ብሄሮች ይኖራሉ የተለያዩ ማህበረሰቦች ይኖራሉ ማለቱን የራሳቸው ቋንቋ ያላቸው የራሳቸው ባህል እና የራሳቸው የአኗኗር ዘዴ ያላቸው ይኖራሉ ማለት ነው። ስለዚህ ለምሳሌ ከዚህ መካከል እንግዲህ ይሄ ጭፈራ። ወይም ይሄ ባህላዊ ጭፈራ ሚባለው ይሄ የሁሉም ህዝብ የተለያየ ሲሆን እንግዲህ የዛን ህዝብ ማንነት ወይም ያ ጭፈራ የማን ህዝብ እንደሆነ የዛ ህዝብ መገለጫ ነው ማለት ነው። በጭፈራው ታይቶ የኛ ባህላይ ጭፈራ ምን እንደሚመስል ታይቶ ይህ ጭፈራ የትኛው ማህበረሰብ እንዲሆነ ወይም ከየትኛው ማህበረሰብ እንዲህ የመጣ የዛን ማንነት ያሳያል ማለት ነው። ግን ይሄ የኛ ማንነት ነው ተብሎ የተጠቀሰውም ጭፈራዎች ያው እንደሚያሳዩ ማለት ነው። አንድ ሰው አይቶ የየት ሀገር ጭፈራ እንዲሆነ የትኛው ማህበረሰብ ከየት እንደመጣ የዛን ማህበረሰብ ማንነት መግለጫ ወይም መገለጫ ነው ማለት ነው። ይህ ጭፈራ